ቅሬታዎችህን እንዴት ታስተናግዳለህ? ያሉኝን ቅሬታዎች በተቻለ መጠን በተለይ ደግሞ ከደንበኞች እሚመጡ ቅሬታዎች ካሉ እንደ ቡድን ነው ምናስተናግደው ይሄ ማለት ምንድነው? በተቻለኝ መጠን የምንሰራው ለደንበኛ እስከሆነ ድረስ እነሱ ሊሰማቸው እሚችል የሚችለውን ቅሬታ የመስማት ከዛ ደግሞ ቅሬታዎችን ተከትሎ ደግሞ የመፍታት ግዴታ አለብን እና ሁላችንም በተቻለ መጠን ስለሚሰማቸው ስሜት ወይም ስለሚሰማቸው ስለ ስራችን ይሁን በግል ላስተናገድ ናቸው መንገድ ይሁን ስለሚሰማቸው ማንኛውም አይነት ቅሬታ ሚሆን አስተያየት ለመስማት ሁላችንም ዝግጁ ነን። ምክንያቱም በጣም ወሳኝ ነገር ነው። እንደሚታወቀው ማደግ ካለብን መስራት ካለብን መለወጥ ካለብን ከደንበኛ ሚመጣውን ቅሬታ የመስማት ግዴታ አለብን ብዬ አስባለሁ። ይሄ ማለት እንዴት ነው? ምንም ቢሆን ስራ ለስራችን ለውጥ የቻለ ስራ ለመስራት ሚያስችለን ነገር እስከሆነ ድረስ የእነሱን ቅሬታ መስማት አለብን። እና ደግሞ የተለያዩ መንገዶች አሉ የነሱን ቅሬታዎች ምናስተናግድበት ወይም ምንሰማበት የተለያዩ መንገዶችን እንዘረጋላችኋለን። አንዳንዴ መምጣቱ ላይ ሊያስፈልጋቸው ይችላል ግን ደግሞ ወደ ቢሮአችን ከመጡ። ቢሮአችን ላይ የተቀመጡ ሀሳብ መጫ መስጫ ሳጥኖች አሉ እነዛን ሳጥኖች ላይ ሀሳባቸውን ማስቀመጥ ይችላሉ። ያሰቡትን ነገር ሚሰማቸውን ነገር ስለ ድርጊቱ ወይ ደግሞ ስለ ስራችን ያላቸውን ማንም አይነት ማንኛውም አይነት ቅሬታ ግን እንዲያቅርቡ እናደርጋቸዋለን ማለት ነው። ይሄ ደግሞ ከደምበኛ ጋ ያለንን ግንኙነት በጣም የሚያጠናክር ነገር ሆኖ ነው ያገኘነው። ለስራችን ደግሞ በጣም ትልቅ ግብአት ነው። የነሱ ቅሬታ ወይም የነሱ ሀሳብ ራሳችንን ማሳደግ ስለምንፈልግ በተሻለ መንገድ ራሳችንን ማግኘት ስለምንፈልግ ስራዎቻችን ባሰብነው መንገድ እንዲሄዱልን ስለምንፈልግ ይሄ ነገር ሊያስቆም የሚችል የልክ ያልሆነ አሰራር ወይ ደግሞ ሊስተካከል እሚገባው ነገር ካለ ደምበኞችን በመጠየቅ የነሱን ሀሳብ በመስማት ለማስተካከል እንሞክራለን። ማለት ነውና ከደንበኛ ጋ ያለውን ቀጥተኛ ግንኙነት ማደርገው እኔ ስለሆንኩኝ እነሱ ስለሚያነሳቸው ሀሳቦች ስለሚያነሷቸው ሀሳቦች በተቻለ መጠን ለመረዳት እሞክራለሁ እነዛን ደግሞ ለመፍታት እጥራለሁኝ ማለት ነው። እንዳልኩት ግን በግሌ ብቻ የማደርገው ነገር ሳይሆን በቡድን ነው የምንሰራው። ከዛ በጣም ያለፈ እና በጣም ከፍተኛ ስራ ሚጠይቅ አይነት ነገር ከሆነ ብቻ በቅርብ አልካጭ እና አሳውቀን ያሉትን ነገሮች አውርተንበት ያንን ደንበኛ ደግሞ በአካል ተገኝቶ ያለው ነገር እንዲነግረን ከዛ ደግሞ ምን በዚህ ልክ ቅሬታ እንደፈጠረበት ለማወቅ እንሞክራለን። እና ቅሬታዎችን እንዴት ነው ምታስተናግዱት? ሚለው በጣም ትልቅ አንደኝ ቴክስት ሚፈልግ ነገር ነው። እንደሚታወቀው ማለት ሰው እየወቀሰህ ነው። እንዲህ ለምን አላደረክም እንዲህ ለምን አታደርግልኝም እያለ ስለሆነ ጤግዝት ሚጠይቅ ነገር መሆን ይታወቃል። ከዛ ባለፈ ግን። ከዛ ባለፈ ለስራህ በጣም ትልቅ ለስራህ በጣም ትልቅ ግባትም ሚሆን ነገር ስለሆነ።

ማህበራዊ ማህበራዊ ሚዲያ ትጠቀማለህ? ማህበራዊ ሚዲያ አጠቀማለው አዎ የተጠቀመባቸው ያሉትን ማህበራዊ ሚዲያዎች ሁሉንም በሚባል ደረጃ እጠቀማለሁኝ ይሄ ማለት ቲክቶክ ሊሆን ይችላል ዋትሳፕ ዩቲዩብ ቴሌግራም ሁሉም ሁሉንም ነው ኢንስታግራም ፌስቡክ ሁሉንም አይነት ማህበራዊ ሚዲያዎች ነው የምጠቀመው አንዳንዶቹ ላይ በጣም አንዳንዶቹ ላይ ተሳታፊም ነኝ አንዳንዱ ላይ ግን እንዲሁ የማያቸው የማነባቸው ነገሮች ሲኖሩ ብቻ የምጎበኘው እንጂ ምንም እኔ የማጋራው ነገር የለኝም አልፎ አልፎ ይሄ የሚያነሷቸው ሀሳቦች አስተያየት መስጠት ከፈለኩኝ ልጽፍ እችላለው ከዛ ባለፈ ደግሞ የሚያስቁ ነገሮች ሲኖሩ ወይስ ያጋጠሙኝ በጣም ካሳቁኝ አንዳንድ አሉ አይደለ በቃ በጣም ለማሳቂያ የተሰሩ ሰዎች አሉ እና በጣም የሚለጥፏቸው ቀልዶች የሚያወሩበት መንገድ የሚሰሩት ምንድነው ትወና በቃ ለማሳቅ የተሰሩ ሰዎች አሉ እና እንዲህ አይነት ሰዎች ሲያጋጥሙኝ ያለጠፉትን እወድላችኋለው መውረዴን ደግሞ እገልጽላችኋለው። ከዛ አንዳንድ ጊዜ አስተያየት መስጫው ጋ ልጽፍ እችላለሁ ምናምን እና ብዙ ተሳታፊ ያልሆንኩባቸው የማህበራዊ ሚዲያዎች ይበዛሉ ተሳታፊ ያልሆንኩባቸው ማለት ለምሳሌ ፌስቡክ በዋነኛነት ከምትጠቀመው ማህበራዊ ሚዲያ አንዱ ነውና ግን እዛ ጋር የምገባው የራሴን ሀሳብ ለመስጠት ወይም የማስበው ነገር ሰዎች ለማጋራት ሳይሆን በቃ የተጻፉትን ነገሮች ለማንበብ ነውና በጣም የምከታተላቸው በተለያዩ ጉዳዮች ላይ የተጻፉ ጽሁፎች የሚለጥፉ ሰዎች አሉ። አጫጭር ልቦለዶች መጣጥፎች ግጥሞች የሚጽፉ ሰዎች አሉ እና እነዛን ሰዎች ስለምከታተል ስለማገኝበት እና ደግሞ በጣም ስለምወደው በጣም በጣም ስለምወደው ያንን ነገር ለመከታተል ፌስቡክ አጠቀማለሁኝ ዋትሳፕ ደግሞ አለ ዋትሳፕ ያው እንደሚታወቀው ከስራ ጋር ግንኙነት ለመመስረት ወይ ደግሞ ከጓደኛ ከምትወደው ከአቅራቢያ ካለ ሰው የተለያዩ የምትፈልጋቸውን ነገሮች ለማጋራት የምንጠቀመው የማህበራዊ ሚዲያ መሆኑን ይታወቃል። የስልክ ጥሪ የቪዲዮ ጥሪዎች የፎቶ ማጋራት የሚያስችለኒን ወይ ደግሞ ቪዲዮ የሰራነው ቪዲዮ የተነሳነው ፎቶ ለጓደኛችን ለምንቀርባቸው ሰዎች ማጋራት ስንፈልግ የምንጠቀመው የማህበራዊ ሚዲያ እንደሆነ ይታወቃል እና ይሄም አይነት የማህበራዊ ሚዲያ እጠቀማለው ከዛ ባለፈ ቲክቶክ ነው በጣም በቀጣይነት የምንጠቀመው የማህበራዊ ሚዲያ ቲክቶክ ነው ቲክቶክ ላይ በተወሰነ መልኩ እሳተፋለሁኝ እንዳልኩት አንዳንድ ሀሳቦች ለማጋራት እሞክራለው ያጋጠሙኝ ግን ደግሞ የሆነ ሀሳብ ያጫሩብኝን ነገሮች ለሰዎች ለማጋራት እሞክራለሁና በጣም ቅርብ ጊዜ ነው ይሄንን ነገር ከጀመርኩት ለረጅም ጊዜ ተመልካች ብቻ ነበርኩኝ ለማየት ብቻ ነበር የምገባው ምናምን ነገር ከዛ ቦኋላ ግን ቀስ በቀስ እንትኑ እየገባኝ ሲመጣ እንዳልኩት ቀስ በቀስ እየ እየቻልኩበት መጣሁኝ ማለት ነው እየቻልኩበት ከዛ አንዳንድ ነገሮችን ማጋራት ያለውን ሀሳብ የሰዎች መስጠት የማስበውን ትዝ ያለኝን ያስታወስኩትን ነገሮች ማጋራት ጀመርኩኝ ቀስ በቀስ ከዛ ነገሩ እያደገ እያደገ መጣ ማለት ነው አሁን ላይ የተወሰኑ ተከታዮች አሉኝ ከዛ ደግሞ በየጊዜው የማስበውን የማልመውን ያሳለፍኩትን በተወሰነ መልኩ ለሰዎች ማየት ለሚፈልጉ ሰዎች ለማጋራት እሞክራለሁኝ አሁን ላይ በተወሰነ እንትን እየጨመረ ያለ ይመስለኛል ተሳትፎዬ እየጨመረ ነው እና ጥሩ ነገር ላይ ነኝ ብዬ አስባለው

ከጎረቤቶችህ ጋር ጥሩ ግንኙነት አለህ? ከጎረቤቶቼ ጋር በተቻለ መጠን ጥሩ የሚባል ግንኙነት እንዲኖረኝ ነው የምፈልገው እና ደግሞ አለኝ። እኛ አካባቢን ያው ማህበራዊ ኑሮ በጣም ከፍተኛ የሆነ አካባቢ ላይ ነው ያደኩት። እና በብዙ ነገር የምንረዳዳ በብዙ ነገር የምንተማመን ብዙ ነገሮቻችን አንድ አይነት የሆነ እንዴት ነው በቃ? የኔ ቤት እና የጎረቤታችን ቤት ወይም የኛ ቤት እና የጎረቤታችን ቤት እስከሆነ ጊዜ ድረስ። መሃል ላይ በር ነበረው በተለይ እኛ ህፃናቶች እያለን ማለት በር ነበረውና እንደፈለግን እንገባለን እንደፈለግን እንወጣለን ማለት ነው። እና በጣም ጥብቅ የሚባል የ ጉርብትና ነበረ እጂግ በጣም ጥብቅ የሚባል ማለት ነው። እና ደግሞ አሁን ላይ ትንሽ ሰው አለ የደለ እርስ በእርሱ የመተማመን ፍላጎቱ እየቀነሰ ግንኙነቱን ማህበራዊ ግንኙነቱን አንዳንድ ነገሮች እያሳጡ ስለመጡ ትንሽ ለዘብ ብሏል ትንሽ የተወሰነ ለዘብ ብሏል እንጂ በጣም ጥሩ የሚባል ግንኙነት ነበረን ከዛ ባለፈ። አሁንም ቢሆን ይሄ የምጠላው አይነት ግንኙነት አይደለም ያለን በጣም ጥሩ የሚባል እንዴት ነው? ጎረቤትህ ማለት በቃ ወንድምህ ማለት ነው ሌላ ምንም ትርጉም ሊኖረው አይችልም። ለምሳሌ በጣም ሩቅ ካለ ዘመድህ ብዬ ቅርቤ ከምትለው ሰው በጣም ቅርብ ሆኖ ነገር ግን ጎረቤት ያለው አጠገብህ ነው አይደለ ስለዚህ ከእሱ ጋር ብትፋቀር ከእሱ ጋር ጥሩ ግንኙነት ቢኖር ይሻላል። ምክንያቱም ጥሩም ገጠመ መጥፎ አጠገብ የሚገኘው ወይ የሚደርስልህ ያ ዘመድ ነው ያ ዘመድ ሳይሆን ሩቅ አለው ዘመድ ሳይሆን ቅርብ ያለሁ ጎረቤትህ ስለሆነ በተቻለን መጠን። ቢቻለን ከማንም ጋር በፍቅር መኖርን መልመድ አለብን ከማንም ጋር ማለት ነው። ከማንም ሰው ጋር አጠገባችን ቢኖር ባይኖርም። ከሰው ጋር ጥሩ ግንኙነት ኑሮ መኖርን መልመድ አለብን ብዬ ነው የማስበው። በማንኛውም ሰዓት በማንኛውም ቦታ ቢሆን ነገር ግን ይሄ እንትን ሲሆን ጎረቤት ሲሆን አጠገብ ብዙ ጊዜ የማያሳልፍ ሰው አቅራቢያህ ያለ ሰው ሲሆን ደግሞ ይበልጥ መጠንቀቅ ይበልጥ ስለምትናገረው ስለምታደርገው ነገር በተቻለ መጠን መጠንቀቅ አለብህ ብዬ አስባለሁ። ይሄ ማለት ግን አለ አይደለ የራስህ የምትላቸው ነገሮች ሊኖሩ ግድ ነው። አሁን ከጎረቤት ጋር ጥሩ ግንኙነት ለመስራት ብለህ ከራስህ ጋር ያለህን ወይም ራስህን የምትፈልገውን ነገር ከማድረግ ወደኋላ ማለት የለብህም ምንም የሚገናኝ ነገር ስላልሆነ ማለት ነው። አንዳንድ ሰዎች የጎረቤታቸው ውሳኔ አንድ የህይወታቸው አካል እንደሆነ አድርገው ሊያወሩ ይችላሉ ይሄ ነገር እኔ ጋር አይሰራም። በተቻለኝ መጠን ከሰዎች ጋር ከማንም ሰው ጋር ስኖር በሰላም መኖርን አብሮ መኖርን መተጋገዝን መረዳዳትን መተዛዘንን ለሌላው አለው ማለትም ለመልመድ እሞክራለሁ ከዛ ውጪ ግን። በራሴ ደግሞ በራሴ ለራሴ ብቻ ብዬ የማደርጋቸው ነገሮች ደግሞ ሊኖሩ ግድ ስለሆነ። በራሴ ውሳኔ በራሴ ሀሳብና አስተሳሰብ ላይ ግን የማንንም ምንድነው እሺታ ግድ አይደለም ማለት ነው። እኔ ለማደርገው ነገር እኔ ለመወስነው ውሳኔ ጥሩ ግንኙነት አለኝ ማለት ከአንድ ሰው ጋር ወይ ከአንድ ሰው ጋር መልካም የሚባል ጉርበትና አለኝ ማለት። ከየ ወጥ እቃው ይጠበቃል ያ ሰው ወይም ደግሞ የፈለገውን የማድረግ እንደፈለገ የመኖር ወይም እኔ እኔን እንደፈለገ የምናገር መብት ይሰጠዋል ማለት አይደለም። ወይ ደግሞ እኔ እፈልገዋለሁ ብዬ የወስንኩት ውሳኔ የእርሱ ሀሳብ ከግምት ውስጥ የማስገባት ግዴታ አለብኝ ማለት አይደለም። እና በተቻለ መጠን እንዳልኩት ከሰው ጋር ስኖር ስንኖር በፍቅር መኖርን መልመድ እንደ ግዴታ ነው መልመድ አለብን። ነገር ግን የሰዎችን ሀሳብ የሰዎችን አስተሳሰብ የሰዎችን ምልከታ ከልክ በላይ በህይወታችን ለመተግበር መጣር ግን ጤነኛ ነው ብዬ አላስብም።

እሳት ለማንደድ ምን ትጠቀማለህ? እሳት ለማንደድ አሁን ላይ የምጠቀመው ነገር እስ ስቶቭ ነወ። ስቶቭ ላይ ከሰል አንድ ሁለት ከሰል አስቀምጥና ከዛ በኋላ ከሰሉ ሲነድ በስቶቩ ሙቀት ሲነድ ከዛ በኋላ ነው። ከተጨማሪ ከሰልጋ አያይዤው ከዛ ሳስረገብ ከሳስረገብ ሳርገበግበው ወይ ደግሞ ንፋስ ላይ ሳስቀምጠው በራሱ ጊዜ ይቃጠጣላል ማለት ነው። ግን ደግሞ ስቶቭ ከሌለ ወይም በሆነ አጋጣሚ መብራት ባይኖር ምናምን ግን ምን አደርጋለሁ መጀመሪያ እንጨት አዘጋጃለሁ እንጨት ያስፈልጋል። ከዛ ደግሞ ከሰል በራሱ ያስፈልጋል አነስ አነስ ያሉ ከሰሎች መኖር አለባቸው። ከዛ በኋላ ክብሪት እና ሌላ ሊቀጣጠል የሚችል ነገር ለምሳሌ ወረቀት ሊሆን ይችላል። ካርቶን ሊሆን ይችላል ወይ ደግሞ ስፖንጅም ሊሆን ይችላል። ስፖንጅ ሊሆን ይችላል ከስር አድርጌ ከዛ ከሰሉ መጀመሪያ ከሰሉን አደርግበታለሁ ከዛ በኋላ ይሄ ስፖንጅ ወይም ወረቀት ሌላም ሊቀጣጠል የሚችል በቃ ሊቀጣጠል የሚችል ነገር አደርግበታለሁ። ከዛ በኋላ እንጨቱን አደርጋለሁ ከዛ ከእንጨቱ በኋላ ትንሽ ከተቻለ አልኮሆል ወይ ደግሞ ሳኒታይዘር መሆን ይችላል ትንሽዬ በጣም በትንሹ ጠብ አደርግበታለሁ። ወይ ደግሞ ስፖንጁን የምጠቀመው ስፖንጅ እነክረዋለሁ ማለት ነው በአልኮሆል እነክረዋለሁ። ከዛ በኋላ በቀላሉ ክርቢት አንድ ክርቢት ለኩሼ መስጠት ብቻ ነው የሚያስፈልገኝ ማለት ነው። ስሰጠው በጣም በከፍተኛው ነው የሚቀጠጠለው አንደኛው ወረቀት ነው ወይ ስፖንጅ ነው ተቀጣጠይ ነገር ነው። ሁለተኛ ደግሞ አልኮሆሉም ስላለ ቶሎ እንዲቀጣጠል ያደርገዋል። ሌላኛው ደግሞ እንጨቱ በራሱ ይሄ እሳቱ የሚቀጣጠለው እሳት ስፖንጅ ብዙ ስለማይቆይ። እሳት ከነካሁ ቶሎ ነው አመድ የሚሆነው እና እንዲ ቆይ ለማድረግ ይዞ እንዲቆይ እንጫቱ ይጠቅማል ማለት ነው። እንጃ ደግሞ ከስፖንጅ እና ከወረቀት ይልቅ እሳት ሲነድበት የተወሰነ ያህል ሊቆይ የሚችል ነገር ስለሆነ እሱን እጠቀማለሁ። ከዛ በኋላ ቀስ እያለ እየሞቀ እየሞቀ እንትኑ ከሰሉ እየነደደ ይሄዳል ማለት ነው። እየተቀጣጠለ ይሄዳል በቃ በቀላሉ ከሰሉ ጋር ከደረሰ እሳቱ ከሰሉጋ ከደረሰ ከዛ በኋላ የኔ ስራ ማርገብገብ ነው የሚሆነው ማለት ነው። እና እዛ አካባቢ መቆየት ብዙ አያስፈልግም እንዳልኩት ምክንያቱም አልኮሆል ነው ተቀጣጠይ ነገር ነው ምንም ሊፈጠር እንደሚችል አይታወቅም። ከዛ ባለፈ ደግሞ ሽታ አለው የአልኮሆል ሽታ በጣም የሚያስጠላ ሽታ አለው። እና እሱን እራሳችንን መጠበቅ ስለሌለብን ረቅ አድርገን እናስቀምጠዋለን ከዛ በኋላ ነው። ማርገብገብም ንፋስ እንዲያቅም ማድረግም ያለብን ማለት ነው።

ጫጫታ ታገኝበት ትችላለህ ታገኝበት ትችላለህ ማለት ትወዳለህ ወይ ነው ወይስ ልታገኝበትም የምትችልበት አጋጣሚ አለ ነው? ምንድነው ጠይቄው አልገባኝም። ለማንኛውም ጨዋታ ማለት የከፍተኛ የሆነ ድምጽ ማለት ነው። የሰዎች ሊሆን ይችላል የሌሎች ነገሮች ሊሆን ይችላል ብቻ ግን ጫጫታ ብለን ለመጥራት ድምፁ ከፍተኛ መሆን አለበት ማለት ነው። ይሄ ሲባል ለየሰው ሊለያይ ይችላል ማለት ለአንዳንዱ ሰው ጫጫታ ማለት በጣም። ይሄ በተለይ ካፌዎች ጋር ስንገባ አለ አይደለም ብዙ ሰዎች። ሰዎች ሲገኙበትና ሲያወሩ ምናምን ጫጫታ የሚመስሉ ሰው አለ አይደለም የሚጠላ በቃ ምንድነው ይሄን ሰው ምናምን የሚል ሰው አለ። ከዛ ባለፈ ደግሞ እንደ ቀላል ነገር ደግሞ ብዙ ህዝብ። ያለበት ገበያ ማዕከል ሊሆን ይችላል የእምነት ቦታዎች ሊሆኑ ይችላሉ ብቻ በብዛት ሰዎች የሚገኙባቸው ቦታዎች ደግሞ እንደ ጫጫታ ቦታ ሊወሰዱ ወይ ሊቆጠሩ ይችላሉ። ከዛ እኔ ደግሞ እዛ ጋር ለርጅም ጊዜ መቆየት ብዙ አልችልበትም። በተቻለኝ መጠን እና ጸጥ ያለ ቦታዎች ነው የምመርጠው። እንደ እድል ሆኖ ደግሞ እኔ የምሰራበት አካባቢ። በደንብ ጫጫታ የሚበዛበት የ በቃ ማለት የከፍተኛ የሆነ የመኪኖች እንቅስቃሴ። የ ምንድነው የሚባለው የመኪኖች እንቅስቃሴ የሰዎች እንቅስቃሴ የገብያተኛ እንቅስቃሴ። ያለበት ቦታ ነው እንደ አጋጣሚ ሆኖ እና። በቃ ቀኑን ሙሉ ያንን እየሰማሁ ስለምውል በተቻለ መጠን ከጫጫታ ወይ ጫጫታ ካለበት ቦታ መራቅን ነው የምፈልገው። በተለይ እረፍት ማድረግ ስፈልግ ዝም ማለት ስፈልግ ምናምን በጣም ከፍተኛ የሆነ ጸጥታ ያለባቸውን ቦታዎች ነው የምመርጠው። ከእንትን ይልቅ ይሄ ከጫጫታው ይልቅ ማለት ነውና። እንዳአልኩት የሆነ የሆነ የሚዞረኝ ነገር አለ የሚያምኝ ነገር አለ። ጭንቅላቴን ያምኛል ራሴን ያምኛል። እና እንዳልኩት በተቻለኝ አለ መጠን። ጫጫታ ከሚኖርበት ይልቅ ዝም ያለ ቦታ ለስለስ ያለ ሙዚቃዎች ብቻ የሚሰሙበት ቦታ ነው መቆየትን ነው የምመርጠው። አንዳንድ ቀን ግን ይሄ ለረጅም ጊዜ በተለይ እረፍት ሳደረግ አሁን እረፍት እወጣና ለረጅም ጊዜ ረጅም ለሚባል ጊዜ። ጫጫታ የሌለባቸው ወይ ዝም ያሉ ቦታዎች ምናምን በጣም በብዛት ነው የሚሄደው ማለት ነው። ለማካካስ በቃ ከዚህ በፊት የሰሟቸውን ያስተናገድኳቸውን የጫጫታ ድምጾች ለማርገብ አይምሮዬን ዝም ለማሰኘት። ይሄ ጸጥ ያለ ቦታዎች እና በብዛት አዘወትራለሁኝ እና ከዛ ደግሞ መልሼ የሆነ ሰዓት ላይ በቃ ይሰለቸኛል ማለት ነው። እንተኑ ድምፁ። ድምጽ ድምፁ ከእንደገና እፈልገዋለሁ በቃ ይሄ የሰው ድምጽ ምናምን አብሮ መሆኑን ከእንደገና ይናፍቀኛል እና

ለበጎ አድራጎት ሰርተህ ታውቃለህ? ለበጎ አድራጎት ረጅም ጊዜ አይደለም በርግጥ ግን የተወሰነ ያህል ጊዜ። ሰርቼ አውቃለሁኝ እንደ አጋጣሚ ሆኖ እኔ የምኖርበት አካባቢ። ለተወሰነ ጊዜ የቆየ ጦርነት ነበረ እና እዛ ጦርነት ላይ የተጎዱ ሰዎችን ለመርዳት። ከጓደኞቼ ጋር እንዲሁም ደግሞ ከሌሎች ከብዙ ሌሎች ወጣቶችና ከማህበራት። በተለያየ አጋጣሚ ሰዎች። ወደተጎዱባቸው ቦታዎች እርዳው እርዳታዎችን የሚያደርሱ ማህበራት አሉና ከነዛ ማህበራት ጋር በአንድ ላይ ሆነን የሆነ ያህል ጊዜ ሰርተን ነበረ። ከተለያዩ ሰዎች እርዳታዎች ይሰበሰባሉ ከዛ ወደ ተጎዱ አካባቢዎች። ወይም ደግሞ የተጎዱ ሰዎች ወዳሉባቸው አካባቢዎች እየሄድን እነዛን እርዳታዎች እናደርስ ነበረ እና እንዲህ አይነት ስራዎች። በጣም ማለት ለክፍያ ተብለው የሚሰሩ ነገሮች አይደሉም ስማቸው በራሱ በጎ ፈቃድ ነው። በጎ ፈቃድ በራስህ መልካም ፈቃድ አንተ ስለወደድክ አንተ መስራት ስለፈለክ እና አንተ ሰዎችን ማገዝ ስለፈለክ ብቻ የምታደርጋቸው ነገሮች ናቸው። እና ክፍያህ ከስ ማለት ሰው ታግዞ ተረድቶ ማግኘት ያለበትን ነገር በትክክል አግኝቶ ማየት ነው ያንተ ክፍያ ማለት ነው። እና ለዛም ነው ስማቸው በራሱ በቃ ደስ ይላል አይደል? በጎ ፈቃደኛ በ በቃ በራስህ በጎ ፈቃድ። ነገሮችን ማድረግ በራስህ በጎ ፈቃድ። ሰዎችን መርዳት ካለምንም ማለት ክፍያ የለውም ማለቴ አይደለም በቃ በጎ ፍቃድ ማለት ክፍያ የለውም ማለቴ አይደለም። ምናልባት ክፍያው በገንዘብ ነው ላይሆን የሚችለው እንጂ ክፍያ አለው። ማለት ከዛ በኋላ ሰዎችን ከረዳ በኋላ ሰዎችን ካገዝክ በኋላ። አይናቸው ላይ ህይወታቸው ላይ የምታየው ሳቅ። የምታገኘው ነገር ከምንም ከምንም ነገር በላይ እና ከ ገንዘብ ብለን ከምናወራለት ነገር በላይ እጅግ አስደሳች ነገር ነው። እና ቀላል አይደለም ፍጹም ቀላል አይደለም። የምናገኘው ነገር እነሱን

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ? ብዙ ጊዜ አልጽፍም። ምክንያቱም ምገዛቸው ነገሮች ቶሎ ቶሎ ነው ምጋዛው በየጊዜው ሚያስፈልጉኝን ነገሮች። እንደዚህ ገበያ ሄጄ በቃ። ነገሮች በብዙ ገዝቼ ከዛ በኋላ በየሆነ ጊዜ ገበያ የምሄድ አይነት ሰው አይደለሁም። በጣም ቶሎ ቶሎ ነው የምገዛው የምፈልጋቸው ነገሮች ለምሳሌ አንዳንድ ጊዜ ራሱ ለቀኑ ብቻ የሚያስፈልገኝ ነገር ብቻ ሊኖረኝ ይችላል። ቤቴ ውስጥ እና ብዙ እንትን የለኝም። ብዙ ይሄ አለ አይደለ። ድሮ እንደዛ አይደለሁም። ዝርዝር ምናምን አልጽፍም። ዝርዝር መጻፍ ለምንድነው ምጠቅመው? ለምሳሌ ብዙ ቤተሰቦች ይሆኑና የሚያስፈልገው ለቤት የሚያስፈልገውን አስቤዛ ሊሆን ይችላል። ሌሎች ከገበያ የሚመጡ ወይ ከሱቅ የሚገዙ የተለያዩ ወጪዎች ወይም የሚያስፈልጉ ነገሮች ለቤቱ ዝርዝር ይጻፋሉ ከዛ ዝርዝር ከተጻፉ በኋላ ሰውየው ወይ ገበያ የምትሄደዋ ሴት እንዳትረሳው አስቀድማ የምትጽፈው ዝርዝር ነውና። እኔ ይሄን ያክል በዛ ደረጃ የምገዛው ነገር የለኝም። የምፈልጋቸው ነገሮች ቶሎ ቶሎ ነው የምገዛው። ምናልባትም እንዳልኩት አስቤዛው ምናምን ልገዛ እችላለሁ የሆነ በዛ አድርጌ ለሳምንት ወይ ለሆነ ያህል ጊዜ የሚያስፈልገኝን አስቤዛ። በአንዴ ሊገዛ እችል ይሆናል ግን እሱም ቢሆን ዝርዝር የሚያስፈልገው መጠን አይደለም። በጣም በትንሹ ነው የምገዛው። ብቻዬን ስለሆንኩኝ የምኖረው ብዙ እንትን የለኝም ብዙ ይዤብሃለሁ ብዙ የምገዛው ነገር የለኝም በጣም ውስን ነገር በቂዬ ነው። ከዛ አንዳንዶቹ ደግሞ እንዳልኩት ቶሎ ቶሎ ነው የምገዛቸው። ያን ያክል ሊጠፉብኝ የሚችሉ አይነት ነገሮች አይደሉም ቶሎ ቶሎ እገዛለሁ። ከዛ ባለፈ ደግሞ አቅራብያዬ ሱቅ አለ። ከሰፈር ሱቅ ነው የምገዛው የምገዛቸውም ነገሮች ቢኖሩ ራሱ አጠገቤ ካሉ ሱቆች ነው የምገዛው እና። አስፈለጊ አይደለም እንትን መፃፊያ የዝርዝር መፃፌ ምናምን አስፈላጊ አይደለም። ምናልባት ለቀጣይ ትዳር ሲኖረኝና እንደምመኘው በጣም ትልቅ የሚባል ቤተሰብ ሲኖረኝ የራሴ ቤተሰብ ሲኖረኝ እጽፍ ይሆናል። እንዳልኩት ብዙ ሰዎች በዛ መንገድ የሚጠቀሙት የሚጽፏቸውን ነገሮች ብዛት ይኖራቸውና ሊረሱት ይችላሉ። ምን እንደሚያስፈልጋቸው ሊረሱት ስለሚችሉ በመሃል እዛ ለማስታወስ እንዲያግዛቸው ነው። ዝርዝሩን የሚጽፉት እንጂ። እኔ ጋር ግን ብዙ አሁን በማወራው መጠን አስፈላጊ አይደለም። ዝርዝር መፃፉ የተወሰነ ነገሮችን ነው የምገዛው። አንዳንዶቹ ነገሮች ደግሞ በየቀኑ ልገዛቸው እችላለሁና አስፈላጊ ሊሆን ይችላል። ለምሳሌ በየቀኑ ከመዝጋት ከመግዛት የሚያስፈልግህን ነገር በአንዴ ገዝቶ ማስቀመጥ በየጊዜው ለገበያ መሄድ ወደ ገበያ መሄድ ምናምን የሚለውን የሆነ ጊዜህን የምታጠፋበት መንገድ አይኖርም ነበር ብዬ አስባለሁ። እስቲ እንዳልኩት በቀጣይ የራሴ የሆነ ትልቅ ቤተሰብ ሲኖረኝ አደርግ ይሆናል። በብዙ ገዝቼ በብዙ ማስቀምጥ ከዛ ደግሞ ያው ብዙ ስትሆን ደግሞ የሚያስፈልግህ ነገር ብዛቱ ይጨምራል እንደ አንድ ሰው አይደለምና። ያኔ ምናልባት ዝርዝር ጽፌ ይሄድ ይሆናል። እንጂ አሁን ባለሁበት ሁኔታ አሁን ባለሁበት ደረጃ የምጽፈው ዝርዝር አስፈላጊ አይደለም ብዬ ነው እያሰብኩ ያለሁት። እንደዛ ነው ያለው።

የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? የትርፍ ጊዜ ማሳለፊያውን ማሰለፊያዎቼ ብዙ ናቸው። አይ እንግዲህ ትርፍ ጊዜ ማለት ለስራዋ ከምታውለው ጊዜ በተጨማሪ ያለው ጊዜ ማለትህ ነውና እና እኛ ትርፍ ጊዜ ማለት እሱ ነው። ስራ የምንሰራበት ጊዜ አለ ወይ ደግሞ በቁም ነገር የያዝናቸው ወይም ደግሞ ለመኖር ብለን የምንሰራው ስራ የምናሳልፈው ጊዜ አለ ያ የስራ ጊዜ ነው የሚባለው እና። የትርፍ ጊዜ ማለት ከስራ ሰዓት ውጪ ባለን ጊዜ መቼስ ኑሯችን ሁሉ ህይወታችን ሁሉ ስራ ሊሆን አይችልም። በተቻለ አቅም ከስራ ውጪ ልናሳልፈው የሚገባ ጊዜ መኖር አለበት ብዬ አስባለሁ በጣም ጠቃሚ ነገር ነው። ምክንያቱም እንዳልኩት ነው በቃ ኑሯችን ሁሉ ጊዜያችን ሁሉ ህይወታችን ሁሉ ስራ ሊሆን አይችልም አይገባም ማለት። አይ ህይወት ራሱ አይ አይገባትም ብዬ ነው የማስበው። እና እኔ ደግሞ ከስራ ሰዓት ውጪ ባለው ጊዜ በተቻለኝ አቅም ብዙ ነገሮች ማደረግ የምፈልጋቸው ነገሮች በማድረግ ነው መጠመድ የምፈልገው። ምክንያቱም በጣም ይሄ ለኑሮ ላይ ህይወት ሲባል ልፋት አለበት። ስራ አለበት በአብዛኛው ደግሞ ቀናቶቼ ጊዜያቶቼ በስራ ነው የማሳልፈውና። ከዛ ግን ከአስራ ሰዓት ውጪ ባለው ጊዜዬ ለ ማድረግ ለምፈልጋቸው ነገሮች ለማዋል ነው የምሞክረው። ይሄ ማለት ምንድነው? ለምሳሌ መጽሐፍ አነባለሁ በጣም መጽሐፍ ማንበብ ምወድ ሰው ነኝ። መጽሐፍ አነባለሁ። ማ ማህበራዊ ሚዲያ እጠቀማለሁ ወይም ማየት ያለብኝ ወይም ማጋራት ያሉብኝ እንደገና ደግሞ ያስቀመጥኳቸው ነገሮች ካሉ እነሱን አጋራለሁ ወይ አያለሁኝ በደንብ ከዛ በኋላ ደግሞ እጽፋለሁኝ። አጫጭር ልብ ወለዶች አጫጭር ታሪኮች ከዚህ በፊት ያነበብኳቸው ሊሆኑ ይችላሉ በራሴ የፈጠርኳቸው ታሪኮች ሊሆኑ ይችላሉ ብቻ አጫጭር ታሪኮች መጻፍ በጣም ነው የምወደው እና እሱን እሱን እጽፋለሁኝ። ከዛ በኋላ ግጥሞችን አነባለሁ እሰማለሁ ግጥሞችን እጽፋለሁ የራሴን ግጥሞችን እጽፋለሁ። ብቻ በጣም ብዙ ደስ ደስ የሚሉ ነገሮችን ማድረግ የምወድ ሰው ነኝ። ከዛ ባለፈና በቃ ምንም ባደርግ የማይሰለቸኝ ሁሌ ባደርገው ደስ የሚለኝ ነገር ከጓደኞቼ ጋር ሻይ መጠጣት ከጓደኞቼ ጋር ማውራት። በቃ ስለነበረን ሳምንት ስላሳለፍነው ጊዜ ምን እያሰብን እንዳለ ማወቅ ምን እያሰብን እንዳለ ለመረዳት መሞከር በጣም የሚያስደስተኝ ነገር ነው። በጣም የሚያስደስተኝ ነገር ነው እና እሱን አደርጋለሁኝ ጓደኞቼን አገኛቸዋለሁ። አብረን እናመሻለን እራት እንበላለን ምሳ እንበላለን ብዙ ነገሮችን እናደርጋለን አብረን እና ብዙ ናቸው በትርፍ ጊዜ የማደርጋቸው ነገሮች ብዛታቸው በጣም ብዙ ነው

መጠበቅ ታግድ ነው። መጠበቅ ግድ ነው። አንድ ሰው ለሚያወደው ሰው መጠበቁ ግድ ነው ብዬ ነው ማስበው ሚያስገድደው ደግሞ ሌላ ነገር ሳይሆን። መውደህ ነው በቃ ለዛ ሰው ያለህን ፍቅር እንድትቆየው እንድትጠብቀው። ያደርጋል ብዬ ነው ማስበው ይሄ ግድ ነው ግዴታ ነው ብለህ ምታስበው ምታወራው ነገር አይደለም። ለማንም ሰው ምንም ማድረግ ግዴታ የለበትም። ማንም ሰው ምንም የማድረግ ግዴታ የለበትም። ስለዚህ ግዴታው ሚሆነው ግን በፍቅር ሲሆን ነው። አንድ ሰው ለሚወደው ሰው መጠበቅ እስኪመጣ ድረስ ሊሆን ይችላል። ወይ ደግሞ አንድ ነገር እስኪያሳካ ድረስ ሊሆን ይችላል። ምትጠብቀው ለዛ ሰውና። ትንሽ ልፋት አለበት ለአንዳንዱ ሰው ደግሞ ጊዜም ላይሰጠው ይችል ይሆናል አይታወቅም። ስለዚህ መጠበቅ ግድ ነው ማለት ነው። እና ግድ በሚሆንበት ሰዓት ደግሞ ቀላል አይደለም። አንደኛ ናፍቆትህ አለ ሁለተኛው ነገር ደግሞ ይሄ ያጣኸው ነገር አለ። አሁን ለምሳሌ ምትጠብቀው የሆነ ነገር እስኪያሳካ ድረስ ከሆነ ያ ሰው አለመሳካቱም ሚፈጥርበት ጫና አለ አለመሆኑ ያ ነገር አለመሆኑ ወይ ያ ሰው አለመምጣቱ በህይወት ውስጥ አለመገኘቱ የሚያሳድረው ጫና አለ። ከዛ ጫና በተጨማሪም ነው። ይሄ ግድ ነው ምናምን ሚለው ነገር ትንሽ ከባድ ሚያደርገው። ጫናው ቀላል ስላልሆነ ነው። ጫናው በፍጹም ቀላል አይደለም። ሸክም ነው ሚሆንብህ ምንም ያህል ከሰው ጋር ፍቅር ቢይዝህ ከሰውየው ጋር ወይ ከሴቲቱ ጋር ፍቅር ቢይዝህ ወይ በህይወት እንዲኖሩ የመፈለግህን ያህል ድካም አለበት ክብደት አለበት። መጠበቅ አለበት ማለት ጥበቃ አለበት የምር ጥበቃ አለበት እና አንድ ሰው በቃ። ምናልባት ለረጅም ጊዜ ይሆናል ምትጠብቀው አንዳንዱ ነገር ደግሞ ለምን ያህል ጊዜ እንደሚቆይ አይታወቅም። ስለዚህ ህይወት ደግሞ ጊዜዋን ላትሰጥህ ትችላለች ማለፏ ለማይቀር ጊዜ ላትሰጥህ ትችላለችና ያንን። ጊዜ ላለመጠበቅ ወይ ደግሞ የ ያ ጊዜ እስኪያልፍ ድረስ ያ ጊዜ የምትጠብቀው ጊዜ የምትጠብቀው እስከ በህይወት እስኪከሰት ድረስ። ያለው ጥበቃ በፍጹም ቀላል አይደለም ለብዙ ሰው የህመም ምንጭ ነው። ለብዙ ሰው የመታከት ምንጭ ነው። የትዕግስት ማጣት ምንጭ ነው ብዬ ነው ማስበው እና። ግን ደግሞ ሚጠብቁ ሰዎች አሉ ከፍቅራቸው የተነሳ ከመውደድ ለዛ ሰው ከመውደድ ከመውደዳቸው የተነሳ ጥበቃቸውን ሳይሰለቹ ሚጠብቁ ሰዎች አሉ። ደግሞ ደስ ሚለው ነገር መጠበቅህ ዋጋው አያሳጣህም በቃ የሆነ ሰዓት ላይ ሚከፍልህ ነገር ነው። በቃ ህይወት የራሷ የሆነ ህግ አላት። የራሷ የሆነ ሰዎች ሚመሩላት ወይ ሚመሩባት ህግ አላት። ማለት በአጋጣሚ የተሰራች አይደለችም እና በአጋጣሚ ልትመራ አትችልም። ማለት ሰሪዋ በራሱ የሰራት በአጋጣሚ አይደለም። ስለዚህ በመጠበቃችን ውስጥ ጊዜ በማሳለፋችን ውስጥ ለነገሮች ጊዜ በመስጠታችን ውስጥ ሊሳኩ ያሉ ነገሮች አሉ ሊሳኩ ያሉ ሀሳቦች ሊሳኩ ያሉ ድርጊቶች ወይ ደግሞ ከዳር ሊደርሱ የታሰቡ እቅዶች እውነቶች አሉና። እነዛ ነገሮች ሁሉ ሲታሰብ በቃ ቀላል አለመሆኑ ቢታወቅም ቀላል አለመሆኑ። ምን ምንረዳው ነገር ቢሆንም ግን ደግሞ ማይሆን ነገር ነው ማለት አይደለም ሚሆን ነው ሚሳካ ነው። እንደገና ደግሞ ሚከፍል ነገር ነው ጥበቃ ሚከፍል ነገር ነው የጠበቅነው ያህል የጠበቅነው አንኖርም ይመጣል። ነገሮች ይሳካሉ እንዳሰብነው መኖር እንጀምራለን። እና ሁሉም ሰው በመጠበቅ ውስጥ ያለ ሰው ይሄንን ሀሳብ ማስታወስ አለበት ብዬ አስባለሁ ማለት። ጥበቃ ከፋዩ ጊዜ ነው። እስኪመጣ ድረስ እስኪሳካ ድረስ እስኪሆንልህ ድረስ ነው ጥበቃው እና ግድ ነው ሚለው ነገር ግድ ባይሆንም ግድ ነው ማለት። ፍቅሩ በራሱ ለዛ ሰው ያለው ዋጋ በራሱ ነገሩን ወይም ጥበቃውን ግድ ሊያደርግብህ ይችላል ማለት ነውና። አዎ መጠበቅ ግድ ነው

የስራ ቦታህ እንዴት ነው? የስራ ቦታዬ እውነቱን ለመናገር ስራዬ ባይሆን ኖሮ ይሄ ረጅም ጊዜ ለማሳለፍ የምፈልገው አይነት የስራ ቦታ አይደለም ያለኝ። በጣም ከፍተኛ የሆነ ድምጽ የመኪና ድምጽ የሰዎች ድምጽ በጣም ጋጋታና ጫጫታ የበዛበት። አካባቢ ላይ ነኝ እየሰራሁ ያለሁት እና በፍጹም ቀላል አይደለም ትንሽ ነገርም አይደለም እንዳልኩት። በጣም የሚያታክት ነገር ነው። እውነት እንዴት ነው? በቃ ህንፃው ያ የተሰራልበት ቦታ። እኔ እንጃ አላማቸው የነበረው ይመስለኛል ብዙ እንቅስቃሴ ያለበት ቦታ ስለሆነ። ሰዎች በቀላሉ የሚያገኙት ሰዎች በቀላሉ የት እንዳለ የሚያውቁት ቦታ እንዲሆን ነበር የመጀመሪያው ሀሳብ እንደዛም ሆኖ ግን። በቃ ቁጭ ብሎ እዛ ጋር ለመስራት በፍጹም አይመችም። በቃ በጣም ከፍተኛ የሆነ የመኪና ድምጽ አለው በጣም ከፍተኛ የሆነ የሰው ድምጽ አለው ጫጫታ አለበት እና። ቀስ በቀስ በርግጥ እየለመድነው። መቼ ነው እኔ በጣም የደከመኝ በጣም ይሄ ሀይለኛ ድምጽ። እያስተናገድኩ ሙሉ ቀን እንደምውል ሚታወቀኝ ቤቴ ከገባሁ በኋላ ነው። ቤቴ ጸጥ ያለ ነውና። ቤቴ ስገባ እንትን ይለኛል። እንዴ? በቃ ለካ ተረብሼ ነበረ ለካ አይምሮዬ በጣም ሲበጠበጥ ነበር እላለሁኝ በድምጹና። ቀላል አይደለም ይሄ ቀን ሙሉ እንዲህ አይነት ድምጽና ይሄ እንዲህ አይነት ጫጫታ ያለበት ቦታ መዋል በፍጹም ለማናችንም ቀላል አይደለም። እውነት እንዴት እንደሚስተካከል አላውቅም መቼ እንደሚስተካከልም አላውቅም። አሁን የተወሰነ የቦታ ቅያሬ እየጠየቅኩኝ ነው። ምናልባት ከተሳካ እቀይር ይሆናል። ግን በጣም አድካሚ ነው በቃ። ምክንያቱም እንዴት ነው? ከአእምሮ እየሰራህ ነው ሰውነትህ እየሰራህ ነው አካልህ እየተንቀሳቀሰ ነው። አይምሮ ደግሞ በቃ ቀን ሙሉ ፋታ ሳይሰጥ ቢዚ የሚያደርግ ስራ እየሰራ ነው። ከዛ ግን ከጀርባ እየተረበሸ ነው በቃ። ጫጫታ አለ የማይሰማ ድምጽ የለም። መኪና አለ። በተለይ ደግሞ የሆነ የሆነ ሰዓት ላይ ምሳ ሰዓት አካባቢ ይሄ ጠዋት አካባቢ ትንሽ ረገብ ይላል። እየመሸ ሲወድ ሲሄድ ደግሞ ሞቅ እያለ በቃ ድምፁ እየጠነከረ የመኪናዎቹ ድምጽ እየጠነከረ የሰው እንቅስቃሴ እየበዛ ይሄዳልና። እጅግ በጣም አድካሚ ነው እጅግ በጣም አሰልቺ ነው በእውነት። እንዳልኩት በቃ ቤቴ ስሄድና ትንሽ እረፍት ሳገኝ ነው አይምሮዬ መለስ የሚልልኝ እንጂ ሙሉ ቀን በዛ መንገድ መዋል። በጣም አድካሚ ነገር ነው እውነት በጣም አድካሚ ነገር ነው ቀላል አይደለም በፍጹም ቀላል አይደለም። እንዴት ነው? በቃ ማለት እንዴት ነው በዚህ ልክ። ማስተናገድ የሚቻለው እንዴት ነው በዚህ ልክ? የሰው አእምሮ ይሄን ያህል ድምጽ መቋቋም የሚችለው እስከምል እስከምል ድረስ ነውና። ትንሽ ደግሞ አድካሚ የሚያደርገው እንዳልኩት ከብዛቱ በላይ በየቀኑ ኑሮዬ ይሄ መሆኑ ያስጨንቀኛል እውነት። አሁን እንዳልኩት ትንሽ ቅያሪ እየጠየኩኝ ነው ወደ ሌላ ቦታ ወደ ሌላ ቅርንጫፍ ለመዘዋወር እየጠየኩኝ ነው። ምናልባት ከተሳካ ትንሽ እረፍት አገኛለሁ ብዬ አስባለሁ እንጂ። አሁን ባለሁበት ሁኔታ በጣም ከፍተኛ ጫጫታ ነው ያለው። ህንፃውም በጣም ትልቅዬ ህንፃ ነው እና። በዙሪያው የገበያ ማዕከላት አሉ ከህንፃው ስር ደግሞ ብዙ የተከፈቱ አዳዲስ ሱቆች። አሉ ምናምን እና በጣም ገበያተኞች የሰው ግርግር ብዙ አይነት እንቅስቃሴ ነው ያለበት። ብዙ መኪኖች መሃል አስፋልት ላይ ስለሆነ። ብዙ ብዙ መኪኖች ይንቀሳቀሳሉ የጥሩምባው የመኪናው ጥሩንባ ሲነፋ የሚወጣው ድምጽ። መኪናዎቹ ይሄ በጣም ጭንንቅ ሲሆን ያለው ድምጽ ምናምን በጣም አናት ያዞራል እውነት። እና እንዳልኩት ስራዬን ብወደውም ያለበት ቦታና እያሳለፍኩ ያለሁት ነገር ግን ብዙ በተለይ ከቅርብ ጊዜ ወዲህ በጣም እያንገሸገሸኝ ነው። ይበልጥ እየጣለሁት ነው።

የምትመኘው የእረፍት ጊዜ ምንድነው? የምትመኘው የእረፍት ጊዜ አሁን ላይ በጣም ረጅም የሆነ የእረፍት ጊዜ ያስፈልገኛል። ረጅም ሲባል በቃ ከሁለት ሰዓት በላይ የሆነ እረፍት ጊዜ ያስፈልገኛል። በጣም እረፍት አስፈልገኛል። እየደከምኩኝ ነው በጣም እየሰለቸኝ ነው። ስራ አብዝቻለሁ መሰለኝና በጣም ሰውነቴ እረፍት ፈልገዋል። አሁን ላይ እየተመኘሁት ያለው የስራ የእረፍት አይነት ምንድነው? ራቅ ወዳለ ቦታ ለአንድ ወር ያህል ካለኝ ስራ ካለኝ የማህበራዊ ህይወት ካለኝ የግል ሁኔታ ትንሽ ገለል ብዬ የሆነ ርቅ ራቅ ያለ ቦታ ሄጄ ላንድ ወር ያህል እረፍት ማድረግ ፈልጌያለሁ በጣም ፈልጌያለሁ። ረጅም ጊዜ ሆኖኛል እንዲህ አይነት እረፍት ካቀድኩ ለራሴና ግን በተለያየ ምክንያቶች እስካሁን ድረስ አልተሳኩልኝም። እና አሁን ላይ ግን አሳካዋለሁ ብዬ እያሰብኩ ነው በጣም አስቤበታለሁ በቃ የሆነ ያሰብኩት ቦታ አለ። ምናልባት ጓደኞቼ አብረውኝ የሚሄዱ ከሆነ እጠይቃችኋለሁ። እነሱም ቢሄዱ ባይሄዱም ግን ብቻዬን ለመሄድ ነው የወሰንኩት። እንዳልኩት በጣም ከፍተኛ ጫና ውስጥ ነው የከረምኩት እና ከፍተኛ ጫና ውስጥ የከረምኩት ስራው አድክሞኛል እንዳልኩት ደግሞ ማህበራዊ ህይወቱ። በግል ደግሞ ከእያሰብኳቸሁ ያሉ አንዳንድ ነገሮች አሉ እና ያንን እነዛን ነገሮችን ለማከናወን ለማሰናዳት ምናምን የሆነ ያህል ጊዜ ወስዶብኛል የሆነ ያህል ጊዜ ደግሞ እረፍት አጥቼ ነው የሰነበትኩት። እና ያንን እረፍት አልባ ቀናቶቼን ለማካካስ እራሴ እረፍት ጊዜ ለመስጠት እያሰብኩኝ ነው። ይሄ ለማድረግ ደግሞ እንዳልኩት የሆነ ያሰብኩት ቦታ አለ በጣም የሚያምር ቦታ ነው። እውነት ለመናገር ካሰብኩት ትንሽ ጊዜ ቆይቻለሁ አልሞላ ብሎኝ። እስካሁንቆየው እንጂ ለማየት ካሰብኩ ያቦታ ትንሽ ቆይቻለሁ እውነት እየኖርኩበት ካለው አካባቢ ትንሽ ራቅ ይላል ቦታው። በመኪናው ነው የሚኬደው ዞሮ ዞሮ እና እዛ ሄጄ እዛ ደግሞ አዲስ የተከፈተ የመዝናኛ ቦታ አለው። ቦታው ምንድነው? የቱሪዝም መስብ ነው። ቦታው በጣም ጥንታዊ ገዳም አለበት ሌሎችም የሚታዩ ደግሞ ቤተክርስቲያኖች ብቻ ጥንታዊ የሆኑ ቦታዎች አሉበት። ዙሪያው ማለት ነው ቦታው እሱንም እገቡኛለሁ ብያለሁ ከዛ ባለፈ ደግሞ አጠገቡ እዛ ቦታው ስር። መሬት ላይ ወይ ከህንፃ ወይ ከ አሁን የከገለጠኩት ቦታ አቅራቢያ የተሰራ በጣም ትልቅ ማረፊያ ቤት አለ። ማለት ለእንግዶች ተብሎ የተሰራ እንደ ሆቴል ነገር ነው ማረፊያ ቤትም አለው። አልጋ አለው ሁሉም ነገር የተሟላለት እንደ ሆቴል ነውና። እዛ የተወሰነ ቀናት አለ አፍር አርፌ ከዛ በኋላ ደግሞ እዛው ከተማ አካባቢ ማለት ቅርብ ከቦታው ትንሽ ገጠር አከባቢ ነውና። ራቀ ብለው የሆነ የከተማ ቦታዎች አሉ። እዛ ቦታዎች ሄጄ ትንሽ አይምሮዬን ለማሳረፍ የሞከርኩኝ ነው ያለሁት። እንዳልኩት በቃ በጣም አስፈልጎኛል እንደዚህ አይነት ጊዜ እና። እስቲ እነዛ አስቤያለሁ አሁን ላይ እንዳልኩት ምናልባት ጓደኞቼ አብሮኝ ቢሄድ በጣም የበለጠ ጊዜው ጥሩና አስደሳች ያድርጉት ነበረ። ምናልባት እጠይቃቸዋለሁ ከተመቻቸው ግን ወስኛለሁ እነሱም ባይሄዱ ግን ብቻዬን ቢሆን መሄድ አይቀርም። ግን ደግሞ እነሱ መኖራቸው ትንሽ ጊዜውን ይበልጥ አይረሴ ይበልጥ የመዝናናት ይበልጥ የእርስት ጊዜ ይሆንልኝ ነበረ። አናገራቸውና ያለውን ነገር እንዲያዩት ከስራቸው ጋር ካላቸው ነገር ጋር ወይም አስቀድሞ ከያዙት እቅድጋ የሚሄድ ከሆነ አናገራቸውና። አብረውኝ እንዲሄዱ አደርጋለሁ ብዬ እያሰብኩ ነው። ለአንድ ወር ብቻ ግን እረፍት በጣም ከፍተኛ የሆነ እረፍት ያስፈልገኛል።

የቀረ ምግብ ትበላለህ? የቀረ ምግብ ማለት ትራፊ ትራፊ ትራፊ ትራፊ ብዙ እንደዚህ እንትን የምል ሰው አይደለሁም የምደፍር አይነት ሰው አይደለሁም። በተለይ እንትን አይበላም ለምሳሌ የማታውቀው ሰው ትራፊ አይበላም። የቆየ ትራፊ አይበላም ምንም የምታውቀውም ቢሆን የራስህም ቢሆን ትንሽ ከቆየ በቃ ከምግብነቱ ወደ ሌላ ነገር መሻገሩ ነውና። በልተህም ስለማይጠቅም አለመብላቱ ይሻላል ብየአስባለሁ እና። ትራፊው ምናምን ምናልባት ከቆየ ወይም ደግሞ ከሌሎች ነገሮች ጋር የተነካካ ከሆነ በምንም ሂሳብ አለመብላትን ነው የምመርጠው። ምክንያቱም ለጤና በጣም ጠንቅ የሆነ ነገር ነው እውነት ለመናገር ፍጹም ተመራጭ አይደለም እና በተቻለኝ መጠን እነዚህ ነገሮች ለመራቅ ነው የምሞክረው። እሱን እሱ አለ ከዛ በኋላ ደግሞ ትራፊ ሲባል ለምሳሌ እኔ ምወደ ትራፊ ምን አይነት ነው? ቤተሰብ ሆነን ከበላን በኋላ ወይ ደግሞ ብዙ ቤተሰቦቼ ሊሆን ይችላሉ ወይ ደግሞ ሌሎች የቅርብ የምላቸው ሰዎች ወይ ደግሞ ድሮ እናቴ። ማህበር ነበራትና ማለት ከሌሎች ሴቶች አብራ ቀብረው የምታከብረው ይሄ ሃይማኖታዊ ማህበር ነበራትና። በየወሩ በወር አንድ ጊዜ ይደረጋል ማህበራቸው ማለት ነው እና ለእናቴ የሚደርሳት በአመት አንድ ጊዜ ነው። ለምሳሌ አስራ ሁለት ሴቶች ከሆኑ በየአስራ ሁለት ወሩ ነው እናቴ የሚደርሳትና። ከዛም ምን ያደርጋሉት ብዙ አይነት ምግብ ነው የሚሰራው ብዙ አይነት ነው የሚሰራው ለምሳሌ የጾም ከሆነ ከአምስት ስድስት በላይ የምግብ አይነቶች ናቸው የሚሰሩትና። ከዛ ለነዛ ማህበርተኞች አንድ ማዕድ ላይ ነው የሚቀርቡት አንድ ትልቅየ ሳሃን ይቀርባል። ምንድነው የሚባለው? በፌ ትልቅ በፌ ማለት ነው አንድ ላይ የሚበሉበት እንደ መሶብ አይነት ነው እሱ ይቀርባል። ከዛ በኋላ ወጡም ይደረጋል ሁሉም አንድ አይነት ነው አይ ምን ሁሉም የተለያየ ነው እና። ብዙ ነው የሚቀርበው የሚቀርብላቸው ብዙ እንጀራ ነው አንድ ላይ ቀስ እያሉ መጨመር ምናምን እናቴ አትወድም። ካተረፉት ይትረፍን እንጂ ብዙ ነገር ማቅረብ ነው የምትወደው እና። እሱን ታቀርብላቸዋለች ከዛ በኋላ እነሱ በልተው ጠግበው ምናምን በቃ አይጨረሱትም በጣም ብዙ ስለሆነ የሚቀርበው አይጨርሱትም እና። እሱ ከቀረበ በኋላ እነሱ ከበሉ ከጠገቡ በኋላ እጃቸውን አስታጥበናቸው ምናምን ይዘነው ወዲያኛ። ምናርፍበት ወይ ደግሞ ምንሰራበት ማድቤት አለ። ወደ እሱ እንወስደዋለን ከዛ በቃ እኔና ወንድሜ ተሻምተን ነው ምንበላው ተሻምተን ማለት ነው። በጣም ነው የሚጣፍጠው እንዴት እንደሆነ አላውቅም ምግቡ እኮ ራሱ ነው ወጡ እኮ ራሱ ነው ምን እንደሚለይ አላውቅም ብቻ ግን። የሆነ ድብልቅልቅ ያለ ነው የተበደላለቀ ነገር ነው። ነውና ይሄ አለ አይደለም ለምሳሌ ምግብ የመጀመሪያው ሲቀርብ ሁሉም ሁሉም ቦታውን ይዘው ማለት የምግብ አይነቶቹ ቦታ ቦታዎች ይዘው አይነት የሚቀርበው ምግብ የለም እንደዛ አይደለም የሚቀርበው በቃ ሁሉም የሆነ ይደበላለቃልና። በጣም ነው የሚጣፍጠው በጣም ነው የሚጣፍጠውና በቃ አዲስ ቀርቦ ራሱ ያን ያክል አይጣፍጥምና። እሱን እንዴት ተሻምተን እንደምንበላው ከወንድሞቼ ጋር በደንብ ነው የማስታውሰው እና እንደዚህ አይነት ትራፊ ደስ ይለኛል። ወይ ደግሞ አመት በዓል ሲሆን። አለ አይደለ በጣም ብዙ የቤተሰብ አባላት ነው ያለነው አንድ ላይ ምሳም ይሁን እራትም ይሁን ምንበላው አንድ ላይና ምን ይሆናል? ሁላችን አንድ ላይ ስንቀርብ ማለት ቦታው ራሱ ላይበቃ ይችላል። ከብዛታችን የተነሳና አመት በዓል ሲሆን ደግሞ ለብቻ አይበላም በቃ አንድ ላይ ነው መቅረብ ያለብን የሆነ። አንድ አምስት ስድስት የምንሆን አንድ ላይ ሌሎች አምስት ስድስት የሚሆኑ ደግሞ አንድ ላይ ይቀርባሉ ከዛ። እኔ ደግሞ ብዙ ጊዜ ቁጭ ብዬ አደለም የምበላው። አሰናዳለሁ ወዲህ ወዲያ እላለሁ ምናምን ያጎርሱኛል ምናምን እና። ከዛ እነሱ በልተው ከጨረሱ በኋላ እጃቸውን አስታጥቤ ምናምን ቡና ከጠጣን በኋላ ነው እኔ ተረጋግቼ መብላት ምጀምረው። ነይ ይሉኛል ግን በቃ አይሆንልኝም እየተነሳሁ እየተቀመጡ ስለሆነ የምበለው። ልክ አይመጣም እና። እነሱ ያተረፉትን መብላት ደግሞ በጣም ነበር የምወደው ማለት ነው። በጣም ነው የምጣፍተው እንዳልኩት ምግቡ ራሱ ሆኖ ግን የሆነ የተለየ ጣዕም አለው

በእግር ምን ያህል ርቀት መሄድ ትችላለህ? ምንም ያህል ርቀት። እኔ በቃ ጥንካሬን የታዘብኩበት አጋጣሚ የሆነ ጊዜ ከወንድሜ ጋር እና ሌሎች- የሆኑ ማህበር አሉና እነዚህ ጉዞ ምናምን ሀገርን የመጎብኘት- ጉዞዎችን የሚያዘጋጁ የሆነ የሆነ ማህበራት አሉና ከነዛ ማህበራት ጋር የሆነ ቀን- ወንድሜ ትኬት ቆረጠ ማለት ነው። ለኔና ለራሱ ከዛም አጋጣሚ በቃ ቦታው ያኔ በሄድንበት ጊዜ በጣም- በጣም ክፍት ያዝና ነበረ ቦታው። ከሁሉም ሰው ማየት ነበር የሚፈልገው። እና በጣም ብዙ- ቁጥር ያለው ህዝብ ነበረ ወደዛ ቦታ የሚሄደው በየቀኑ በየጊዜው ብዙ ህዝብ ነበር የምሄደው እና እኔና ወንድሜም በቃ ለረጅም ጊዜ በቃ ለምን አንሄድም ለምን አንሄድም እየተባባልን- ከዛ ትኬት ቆረጠ ማለት ነው ወንድሜ። በነጋታው- ይዞኝ ሄደ ከማህበሮች ጋር አብረን ማለት ነው እና እስከሆነ መንገድ ድረስ በመኪና ነው የሚኬደው። ከሆነ በኋላ ጋር በቃ ረጅም ነው በጣም ረጅም መንገድ ነው። ማለት ረጅም ሲባል ይሄ- የአምስት ሰዓት የስድስት ሰዓት መንገድ ነው በእግር ማለት ነው። እና ጭራሽ መኪና አይገባበትም። በጣም ጫካ ነው። ጫካ ከመሆኑ ተራራማ ነው። በቃ እኔ እንጃ ያን አይነት ድካም በህይወቴ አስተናግጀ ማወቄን እርግጠኛ አይደለሁም። ና በጣም ረጅም ነው። እንዳልኩት የአምስት የስድስት ሰዓት- የእግር ጉዞ ነበረ። ከዛ- ወንድሜ ቆርጦ ሲመጣ ትኬቱ በጣም ነበር የተደሰትኩት በቃ። ምክንያቱም ለረጅም ጊዜ አስቤበት ነበረ በቃ መሄድ አለብን እያልን ማለት ነው። እና- ሄድን በቃ ማለት ብዙ ሰዎች ደክሟቸው ቀርተዋል ምን ከመንገድ። በቃ ደክሞናል ብለው እየተመለሱ ነበሩ። አንዳንድ ሰዎች ደግሞ በቃ ይሄ ለእንትን ተብለው የሚዘጋጁ መኪኖች ምናምን አሉ- ለማለት ድንገተኛ የሆነ ሰው- ቢታመም ወይ የሆነ ከፍተኛ የሆነ ድካም ቢያጋጥመው ይዘው ወደ በኋላ የሚመለሱ ወደፊት አይደለም ወደፊት በጣም የሚያስወጣ ነገር የለውም። ግን ወደኋላ ይዘው የሚመለሱ- የሶስት ሰው አይነት መኪኖች ነበሩ። እና በነዛ መኪኖች ሰዎች ይመለሱ ነበር። እኔ ግን በእግሬ ሄድኩኝ ማለት ነው። ስሄድም ስመለስም እግሬ በጣም ቆስሎ ነው የተመለስኩት። ቤት ስገባ እግሬ በጣም ቆስሎ- ጫማዬ አይሆን ሆኖ ማለት ነው። ለዛውም- በጣም ቢያመቸኝ ብዬ ይሄ ከቆዳ የተሰራ በጣም ትልቅ የፖትስ ጫማ አድርጌ ነበር የሄድኩት። እግሬን እንደም እንቅፋትም እንዳይመታኝ ድካምም እንዳይሰማኝ እንዲያግዘኝ ብዬ ማለት ነው ና። ግን በቃ ቀላል አይደለም። ጫማዬ ሁሉ ተሰነጣጥቆ ተሰነጣጥቆ ተበላሽቶ ድጋሚ ከዛ በኋላ የምጠቀመው- ልጠቀመው አልቻልኩም ጫማዬን። ከዛ- ረጅም መንገድ ሄድኩኝ ማለት ነው። አምስት ሰዓት :ስድስት ሰዓት እና ድሮ እኛ ቤት በጣም ቀበጥ የምባል አይነት ልጅ ነበርኩኝ። ምንም አይነት ስራ አልሰራም። እንኳንስ ይሄን ያህል በእግር ልሄድ ይቅርና- በቃ እስኪገርማቸው ድረስ የምሞላቀቅ አይነት ልጅ ነበርኩኝና። ወንድሜ ሲያይ በጣም ነው የደነገጠው በቃ። አንቺ እንዴት ነው ይሄ ሁሉ ርቀት በእግርሽ መሄድ የቻልሽው በቃ ገረመው ማለት ነው። እሱ- አልወስድሽም ብሎኝ ነበረ በቃ ታስቸግረኛለሽ ብሎ ማለት ነው። ለራሴ ተጉዤ ከእንደገና አንቺን ተሸክሜ ምናምን አልችልም። በቃ የምችል አልመሰለውም ይሄን ያህል ርቀት ትሄዳለች ብሎ በጭራሽ አላሰበም እና። በጣም ነው የደነቀው እሱ ብቻ አይደለም የተነለ እህሌ እኔ ራሱ ለራሴ በጣም ተደንቄያለሁ። እና ከዛ በኋላ የሰላሳ ደቂቃ :የአንድ ሰዓት ምናምን መኪ የእግር ጉዞ ሳደርግ እንዴ የአምስት ሰዓት የስድስት ሰዓት እንኳን አድርጌ የለ እንዴ ነበር የምለው ለራሴ ማለት ነው። እና- እንትኑ አይሰማኝም። በቃ ይሄ አለ አይደለ እንዳልኩት- የአምስት ሰዓት :የስድስት ሰዓት የእግር ጉዞ ስላደረኩኝ የግማሽ ሰዓት ወይ የአንድ ሰዓት ጉዞ- ያን ያክል ድካም የሚፈጥርብኝ ነገር ሆኖ አላገኘሁትም ማለቴ ነው። እና እንዳልኩት ከ ከስራ ወደ ቤት :ከቤት ወደ ስራ በታክሲ ነው የምትጠቀመው። ግን አንዳንድ ጊዜ አየሩ ቀዝቃዝ ሲል ወይ ደስ የሚል ለእግር ጉዞ የሚያመች አይነት አየር ሲሆን- በእግሬ ወደ ቤት ልመለስ እችላለሁና። ይሄን ያህል ርቀት በእግሬ መጓዝ እችላለሁ።

ፎቶዎችህን የት ታስቀምጣለህ? ፎቶዎቼን የኔም ሆነ ከሌሎች ሰዎች ጋር የተነሰዋቸው ማለት የኔ መለ የብቻዬ ከ በራሴ የተነሳቸውን ፎዞዎች ጨምሮ ከሌሎች ሰዎች ጋር ከጓደኞቼ ጋር ከቤተሰብ ጋር የተነሱ አባቶች ፎቶዎች። የራሴ የሆነ ትልቅ አልበም አለኝ ፎቶ ማስቀመጫ አልበም እና እዛ ነው የማስቀምጣቸው። እና ፎቶዎቻችን ያው እንደሚታወቀው ታሪኮቻችን ናቸው ማለት የሚታወቅ ነገር ነው። የትላንት ማንነታችን የትላንት መልካችን የእንትላንት አቋማችን የአትላንት አለባበስ ስታይላችን ፀጉር አያያዛችን ነው ብዙ ነገር ስለ አትላንታችን ብቻ የሚነግረን ብዙ ነገር አለው ብዬ አስባለሁኝ። እና በተለይ ደግሞ የአባቴን የድሮ ፎቶዎች ሳይ የእናቴን የድሮ ፎቶዎች ሳይ ማለት ሰው በጊዜ ሂደት የሚያልፍ ፍጡር ነውና። በጊዜ ሂደት አዲስ የሚሆን ሳይሆን በጊዜ ሂደት እያረጀ ጊዜ ባለፈ ቁጥር ቀናቶች አመታት እያለፉ በሄዱ ቁጥር ሰውነታችን እየተቀየረ ያለ ነገር እየተለወጠ። በቃ አሁን አለን ብለን የምናስበው አለን ብለን ምናልባትም የምንመካለት አካል ወይም የምንመካለት መልክ በቃ የሆነ ጊዜ የለም። የሆነ ጊዜ በእኛ እጅ ላይ አይደለም የሆነ ሰዓት ላይ። የሆነ ሰዓት ላይ በቃ ታይቶ የሚጠፋ ነገር ነው። የሆነ ሰዓት ላይ የኛ የማይሆን ነገር ነው። እና ያንን ነገር ስለሚያስታውሰኝ በትች አለመጠን ያሉኝን ፎቶዎች። ለማስቀመጥ በተችለ አቅም ደግሞ በጥንቃቄ ለማስቀመጥ እንዳይበላሽብኝ ሰዎች እንዳይወስዷቸውም ጭምር ምክንያቱም ት በቃ ትዝታወቼ ናቸው ከትላንት የሚተርፈን ነገር። ትምህርትና ማለት የህይወት ትምህርትና ያሉን ፎቶዎች ያሉን ያለን ታሪክ ነውና ከትላንት የሚተርፈን ነገር ይሄ ማስተዋል ያስፈልጋል ብዬ አስባለሁኝ። እና እንዳልኩት እንዳይበላሽብኝ ውሃ እንዳይገባበት እንዳይቀደድ እንዳይበላሽ የራሴ የሆነ ጥንቃቄዎችን አደርጋለሁ። በስነ ስርዓት አስቀምጣችኋለሁ ፎቶዎቼን እያንዳንዱን ፎቶዎች ከዛ ደግሞ በጣም ደስ ይላል ራስን ማየት ደስ ይላል። ለውጥን ማየት ደስ ይላል እድገትን ማየት ደስ ይላል ማለት ነው። የልጅነት ፎቶዎች አሉ ከቤተሰቦቼ ቤት ይዤ የወጣሁት የህፃንነት ፎቶዎች አሉ እና ማለት በቃ በትዝታ እንዴት ወደኋላ እንደሚመለስ። በትዝታ ብዙ ነገር እንድናስብ ብዙ ነገር እንድናስታውስ እንዴት እንደሚያደርግ አውቃለሁ። እና አሁን ደግሞ ከዚህ ባለፈ ትልቅ ሰው ስሆን አሁን ካለሁበት እድሜ ይበልጥ እድሜ ስጨምር ትላንቴን ማየት ያስደስተኛል ትላንቴን ማየት እፈልጋለሁ። እና እንዳልኩት ትላንት እንዳይሄድ የማየው ደግሞ ታሪኬ ውስጥ ያሳለፍኳቸው ነገሮች ውስጥ ፎቶዎቼ ውስጥ። እኔ ራሴ ውስጥ ስለሆነ በተቻለን መጠን ፎቶዎቻችን ታሪካቸው ታሪኮቻችን መሆናቸውን ተገንዝበን የሚቻለንን ጥንቃቄ ወስደን በጥንቃቄ ማስቀመጥ ያሉብን ነገሮች እንደሆኑ ይታሰበኛል። እና እኔም በተጫዋለኝ መጠን ፎቶዎችን በስር ስርዓቱን ማስቀመጥ በጥንቃቄ ለማስቀመጥ ላለማበላሸት ነው። የምጥረውና እና ያ ደስ የሚል ነገር ነው። ወደኋላ ማየት ደስ ይላል ራስን ማየት ደስ ይላል እንዳልኩት ለውጥህን ማየት ለውጥህን መታዘብ ራስህን መታዘብ በጣም ደስ የሚል ነገር ነው። እና እንዳይበላሹብኝ በጣም ነው የምጠነቀቀው እንዳይበላሹብኝ እንዳያረጁብኝ ውሃ ገብቷቸው በቃ የሌለ መልክ እንዳይዙ በጣም ነው የምጠነቀቀው

ሾርባ ትወዳለህ? ሾርባ ወዳለው አወ የሚጣፍጥ ነገር ነው እኮ አይደል። በጣም ነው የሚጣፍጠው ሾርባ መጠጣት ደስ ይላል በጣም። እና እኔ ሾርባ በጣም ነው የምወደው። በተለይ ጉንፋን ሲይዘኝ እንደዚህ የሆነ ቀለል ያሉ የሆነ ከጉንፋን ጋር ወይ ከሌሎች መተንፈሻ አካላት በሽታ ጋር የሚያያዙ ነገሮች። ሲሰማኝ ወይ ቶንሲል ሊጀምረኝ ከሆነ ምናምን የመጀመሪያው የማደርገው ነገር ሾርባ መጠጣት ነው። በየጊዜው ሾርባ አጠጣለሁ እጠጣለሁኝ በጣም ነው የሚጣፍጠኝ በጣም ነው የሚጠፍጠው። እንደገና ደግሞ አሰራር ይፈልጋል እንደሚታወቀው የጾም የሚሰሩ የሾርባ አይነቶች አሉ። በአትክልት በአትክልት በ ሌሎች የጾም ምግቦች ማኮረኒ ሊሆን ይችላል ከፓስታ ጋር አብረው የሚሰሩ የሾርብ አይነቶች አሉ። ከዛ ባለፈ ደግሞ በፍስክ ጊዜ ደግሞ በስጋ በዶሮ ስጋ በበግም ወይም በፍየል ስጋ ደግሞ የሚሰሩ የ የእንትን አይነቶች አሉ። የ የ የሾርባ አይነቶች አሉና። በተለይ የፍስኩ የፍስኩ ሾርባ እኔ በጣም ነው የምወደው። እናቴ ሁል ጊዜ ነበር ማስቸገራት ማለት ነው። ትንሽ ነገር በተሰማኝ ቁጥር የሆነ ህመም የሚመስል ነገር በተሰማኝ ቁጥር ሾርባ እንድትሰራልኝ ነበር የማደርገው እና አሁንም ድረስ። ስታመም ጉንፋን ሲይዘኝ ወይ ደስ የማይል በቃ የሆነ አለ አይደለ መጫጫን አይነት ስሜቶችን ሊያመኝ ሊያምህ ሲል የሚሰማህ ስሜቶች አሉና። ከዛ ስሜቶች ሲሰሙኝ የመጀመሪያ የማደርገው ነገር እናቴ ጋ ደውዬ በቃ ሾርባ እንድትሰራልኝ ማድረግ ነው። እና በጣም ነው ሾርባ መጠጣት የምወደው የእናቴ ደግሞ በጣም ይጣፍጠኛል። በጣም ነው የሚጣፍጠው አንዳንድ ጊዜ እሱን ብቻ እየጠጣሁኝ ሙሉ ቀን ልውል እችላለሁ። እንደሚጠታወሸው ሾርባ እንደ አንትን አይወሰድም አይደለ እንደ ዋና ምግብ አይወሰድም። ሾርባ ከወሰድክ በኋላ ሌሎች ነገሮችን መጨመር አለብህ። እንዳልኩት በቃ በጣም የሚበስል ነገር ነው እና እንድትበላ ደግሞ የሚያደርግ ነገር ነው። ይሄ የምግብ ፍላጎት እንዲጨምር ሌሎችም የሚያስፈልጉህን ነገሮች እንደ መብላት እንድትችል የምግብ ፍላጎትን የሚከፍት ነገር ነው እንጂ በራሱ ምግብ የሆነ ነገር አይደለም። ሾርባና እኔ ግን በቃ አለ አይደለ ስትታመም መብላት ያቅትህ የለ ስትታመም መብላት አትፈልግም የለም። እንደዛ ስለሆነ ሾርባ እየጠጣሁኝ ስጠጣ ግን በቃ እወደዋለሁ በጣም ደስ ይለኛል ደስ ብሎኝ ነው የምጠጣው ትኩስ ትኩሱን ከጠጣው ደግሞ በሁለት ቀን ምናምን ሊይዘኝ የነበረው ጉንፋን ሲጠፋ። አየዋለሁ ማለት ነው እና በጣም ጥሩ ነገር ነው። ትንሽ ጨጓራ የሚነካ ነገር አለው እንደሚታወቀው እንትን በተለይ የዘይት ወይም ቅባት ነገር የበዛበት ከሆነ ትንሽ ጨጓራ የማሳመም ወይ የማቃጠል አይነት ስሜት አለው። ከዛ በኋላ ግን በጣም በጥንቃቄ ከተሰራ ዘይቱ በጣም አነስተኛ ሆኖ ከተሰራ ቅባቱ በጣም አንሶ ከተሰራ ግን ከበላኸው በኋላም የሚጠፍጥ ምንም ከዛ በኋላ ምንም የሚሰማህ ነገር የለውም። ከዛ ደግሞ ትንሽ ያቀዘቀዝክ መጠጣት ሾርባ ቶሎ ቶሎ መጠጣት የለበትም ቀስ በቀስ ነው መጠጣት ያለበት። ቀስ በቀስ ቀስ በቀስ ትንሽ እያረፍን መጠጣት ከዛ ደግሞ ይሄ ከፍተኛ ሙቀት ባለው ለምሳሌ መጣ ትኩስ ትኩሱን አለመጠጣት። እርግጥ ነው ይሄ ለጉንፋን መድሃኒት ከሆነ ትኩሱን በጠጣት ያለብን አንደኛ ሙቀት ሰቶን የዘጋን ነገር ምናምን እንዲከፍትልን ነገር ግን። ይሄ ቶሎ ቶሎ እያሉ መጠጣት ከዛ ደግሞ ትኩስ ትኩሱን ሲሆን አንደኛ ጨጓራችን በጣም ያማል። የማቃጣል ስሜቱ በጣም ይጨምራል። ስለዛ ቀስ እያልን በትኩስም ቢሆን ግን ቀስ እያልን እየረጋን የመጀመሪያ የጠጣነውን ትንሽ ቦታ እስኪዝልን ድረስ የጠበቅን ቀስ እያልን ነው መብላት ያለብን።

ቀትር ላይ ምን ትመገባለህ? ቀትር ላይ ነገሮችን ነው የምመገበው ከተለመዱ ነገሮች ውጪ የምበላው የተለየ ነገር የለኝም። ያው የተለመዱ ምግቦች በመደበኛነት እኔ የምሰራቸውን የራሴ ምግቦች ነው የምበለው። በተቻለኝ አቅም የውጪ ምግቦችን ለመቀነስ ነው የምሞክረው በህይወቴ። ምክንያቱም በቃ አንዳንዶቹ ንጹህ አይደሉም። የንጽህና ይጎድላቸዋል አንዳንዶቹ ሁሉም ለማለት ቢያስቸግርም ግን አንዳንዶቹን ንጽህና ስለሚጎድላቸው። በተቻለ መጠን እኔ ራሴ ወይም ደግሞ በእናቴ በእህቴ ብቻ ቤታችን ውስጥ የተሰራ ምግብ ነው ለመብላት የምሞክረው። ሁሌም ጠዋ ቀትር ላይ ቀን ላይ ከስራ ቦታ ወደ ለምሳ ወደ እሄዳለሁ እና ያኔ በምን ይሁን እንደዛ በምንሆንበት ጊዜ። ምሳ ተዘጋጅቶ ነው የሚጠብቀኝ ቡና ፈልቶ ነው የሚጠብቀኝ እና እንዴት እንደምወደው ያን ሰዓት በጣም ነው የምወደው። እናቴ ቡና አፍልታ ቡና አዘጋጅታ በተለይ መጣለሁ ካልኳት በቃ ክፍተኛ የሆነ ዝግጅት ነው የምታደርገውና። የቡና ቀረ ቡና አቀራርቧ የምንበላውን ምግብ አዘጋጅታ ራሷ ራሷ ሰርታ ራሷ አቅርባልን እያጎረሰችን ምናምን ነው የምንበለው እና በጣም ደስ የሚል የቤተሰብ ጊዜ ከምናሳልፋቸው። ጊዜያቶች መሃል የቀትር ምሳ ሰዓት ላይ ነው ማለት ነው። እና እኔ ምሳ ሰዓት ላይ ከእናቴ ከቤተሰቦቼ ጋር የማሳልፈው ጊዜ በጣም ለኔ ልዩ ትርጉም ልዩ ቦታ ያለው ነገር ነውና። በቃ ቤተሰቦቼን እወዳቸዋለሁ ወንድሞቼን እወዳቸዋለሁ እና ከዛ ደግሞ ከቡና ጋር ሲሆን የሚጣፍጥ ምግብ። ከቡና ጋ ሲቀርብ የሚጣፍጥ ምግብ ከምትወደው ሰው ጋር ስትበላው ይበልጥ ጣዕሙ ይጨምራል ይመስለኛል። ጣዕሙ ይጨምራል ይበልጥ ይጣፍጣል። ይበልጥ የምትወደው ይሆናል እና ከዚህ በፊት እወዳቸው የነበሩ ምክሮች በእናቴ ሲሰሩ ያላቸው ጣዕም ይለያል ከዚህ በፊት እወዳቸው የነበሩ ምግቦች። በእናቴ ሲቀርቡ ወይ እናቴ ጉርሻ ሲቀርብልኝ በጣም ነው ደስ የሚለኝ ጣዕሙ ደግሞ በጣም ልዩ ነው የሚሆንልኝ እና። በጣም ነው የምወደው እንዳልኩት ግን ምንም የተለየ የሚሰራ ለቀን ተብሎ የሚሰራ ነገር የለም። ምናልባት ምንድነው የሚሆነው? ጠዋትና ማታ ትንሽ ለጨጓራ ወይም ለሰውነት ከበድ የሚሉ ምግቦች መብላት አይመከርም አይደለም ምክንያቱም። ጠዋትም ራሳችንንም በጣም በርታ ማረብ አለብንና ብዙ ምግብ ከበበላን ቁጥር የመስራት አቅማችን እየቀነሰ ነው የሚሄደው ምክንያቱም ሰውነታችን ያንን ምግብ ለመፍጨት። በጣም ሀይለኛ የሆነ ሀይል ብዙ የሚባል ሀይል ነው የሚያወጣውና ወይም ሚያባክነውና። በተቻለ መጠን ቀለል ያሉ ምግቦችን መስራት ጊዜም የለውም። አይደለ በቃ ጠዋት አንድ ሰዓት ላይ ለሚወጣ ሰው አስራ አንድ ሰዓት ላይ ተነስቶ የሁለት ሰዓት በሁለት ሰዓት ውስጥ ሊደርስ የሚችል የዶሮ ወጥ ወይ ምናምን መስራት የለበትም ጊዜም የለውም ስለዚህ ቀለል ያሉ ምግቦችን ነው መስራት። የሚያዋጣው ጠዋት ላይ እንደሚታወቀው እና ጠዋት ላይ እንደዛ አድርገህ ማታም እንደዛው ለመተኛት ስለሆነ የምንዘጋጀው። ከባባድ የሚባሉ ነገሮችን መብላት የለብንም በተቻለ መጠን ወይ አስቀድመን በጣም በጣምም ሳይመሽ መክሰስ በሚበላበት ሰዓት አካባቢ በስነ ስርዓት ማን ናቸውን ምግብ መብላት። ከዛ በኋላ ቀለል ያሉ ነገሮችን ወደ ማታ ብንጨምር ችግር የለውም። ግን ይሄ በከባድ የሚበሉ የስጋ አይነቶች የቅቤ ይሄ እንቁላል ምናምን ግን ማታ መብላት ከጤነት ጋር የማይሄድ ነገር ነው። ምክንያቱም ወደ እንቅልፍ ነው የምንሄደው ሰውነታችን ማረፍ ነው የሚፈልገው ነው እንጂ የሆነ ተጨማሪ ስራ አይፈልግም። እና ደግሞ በተኛን ቁጥር በልተን በተኛን ቁጥር ጨጉዋራችንን የመተማመን ዕድላችን በጣም ከፍ እያለ ነው የሚሄደው እና። ያንን ያንን ነገሮችን ለመቀነስ በተቻለ መጠን ማታም የምንበላው ነገር ቀለል ያሉ ነገሮች ቢሆኑ ጠዋትም ላይ እንደዛው ማለት ነው። እና ከነዚህ ውጪ ቀን ላይ ግን የምንፈልገውን አይነት ምግብ ብንበላ አንደኛ ጊዜ አለን። ማለት ከ ቁርስ ከበላን በኋላ እስከ ምሳ ሰዓት ድረስ ያለውን ጊዜ ለመስራት ልንጠቀምበት እንችላለን። ከዛ ደግሞ የበላነውን ነገር እስኪፈጭ ድረስ ደግሞ እስከ ማታ ድረስ ጊዜ አለንና። ቀን ላይ ከሁሉም የተለየ ወይም ማንኛውም የምፈልገውን መብላት የምንችልበት አጋጣሚ አለን ማለት ነው

የምትመኘው ስራ ምንድነው? ብዙ አይነት ስራዎችን የምመኘው እውነት ለመናገር ግን አሁን ላይ የማስባቸው አንዳንዴ የስራ አይነቶች አሉ። የምመኛቸው። ብሰራቸው ብዬ የማስባቸው አንዳንድ የስራ አይነቶች አሉ ድሮ ግን ህፃን እያለሁኝ በጣም ብዙ ነገር ለመሆን ነበር የምመኘው እንደ አብዛኛው ህፃን። ከእነሱ መሃል ለምሳሌ ጠበቃ መሆን ደስ ይለኝ ነበረ በቃ ፊልም ላይ እነዚህ ሴቶች ሲከራከሩ ምናምን እንደገና ደግሞ ሲያሸንፉ ሳይ በጣም ነበር ደስም የሚለኝ እና ጠበቃ መሆን። እመኝ ነበረ የሆነ ሰዓት ላይ በቃ ጠበቃ ነው የምሆነው ምናምን እላለሁ እና። ቤተሰቦቼ ለሂሳብ ለተፈጥሮ ት ሳይንስ ያለኝን ዝንባሬ እያዩ ትንሽ እንትን ይሉኝ ነበረ። እንደ ህፃን ዝም ብሎ ቢቀበሉኝም ግን የሚሆን ነገር አለመሆኑን እንዲህ ይነግሩኝ ነበር። የተወሰነ ከዛ በኋላ ነው እያደኩኝ ስመጣው ትንሽ እየተገለጠልኝ የመጣው። ማለት ሂሳብ ላይ ጎበዝ ሆኜ ፊዚክስ እና ሌሎች የተፈጥሮ የተፈጥሮ ሳይንስ የሚባሉ የትምህርት አይነቶች ላይ። ጎበዝ ሆኜ በምንም ሂሳብ ጠበቃ ልሆን አልችልምና። ትንሽ በኋላ እያደግኩኝ ስመጣ እንዳልኩት ትንሽ እየገባኝ መጣ። ከዛ እሱ ጠበቃ መሆኑን እመኝ ነበረ ከዛ ደግሞ ስፖርተኛ መሆን እመኝ ነበረ በቃ ህፃን ሆኜ በጣም ጎበዝ ሯጭ ነበርኩኝ። ትምህርት ቤት ራሱ ወክዬ ሄጄ አውቃለሁ ለሩጫ ማለት ነው። እና ትምህርት ቤት ወክዬ ሄጄ እዛ አሸንፌ ከዛ በኋላ በከተማ ደረጃ ለመወዳደር የሆኑ የሆኑ ስልጠናዎች ይሰጡ ነበረ ማለት። እሁድ እሁድ እና እዛ ሁላ አሳተፍ ነበረ ምናምን እና ብዙ ነገሮችን ነበር የምመኘው። በዛውም ይሄ ከሩጫ ጋር ከስፖርት ጋር የተያዙ ነገሮች ብዙ አልገፋሁባቸውም። እንዳልኩት በከተማ የተዘጋጀ ሩጫ ውድድር ነበርና እዛ በፈተና ምክንያት ምናምን ሳይመቸኝ ቀረ ቀረው በዛው ቀረው ማለት ነው። እና እሱን እሱን መሆን ይመስለኝ ነበረ። ሌላው ቀርቶ አስተማሪ መሆን አስተማሪ መሆን ይመስለኝ ነበረ ብቻ ልጅ ሆኜ ማት ምኞቶች ነበሩኝ ማለት ነው። እና ከዛ እያደኩኝ እያደኩኝ ስመጣ ራሴን በደንብ እየተረዳሁ ስመጣ እና ደግሞ ምን ላይ ነኝ ጎበዝ የሚለውን ነገር ለመረዳት እየሞከርኩ ስመጣ ግን። ትንሽ የምመኛቸው ነገሮች ምንድነው ስሜት እያሳጡኝ መጡ ማለት ነው። ለምሳሌ ዶክተር መሆን በጣም ነበር የምፈልገው። ዶክተር መሆን ስፈልግ ለምሳሌ ይሄን ሰዎችን መርዳት ደስ ይለኛል ያን ትምህርት የለ ጎበዝ ነበርኩኝ ማለፍ ለዶክተርነት መማርን የሚያስችለኝ አይነት ነጥብ የማግኘት አቅሙ ነበረኝ። ይሄ የትምህርት አቅሙ ነበረኝ እና እሱን እሱን አድርግ ነበረ ምናምን ብቻ እያለ እያለ እንትኑ እየገባኝ መጣ ማለት ነው። ምን ላይነኝ ጎበዝ ምን ባደረግነው የተሻለ ሰው መሆን የምችለው የተሻለ ምንድነው የሚባለው? መስጠት የምችለው ምን ላይ ስሆን ነው ምናምን የሚለው ነገር እየጠራልኝ መጣ ማለት ነው። እና አሁንም ድረስ ግን እንደሚታወቀው የሰው ልጅ ምኞቱ አያልቅምና ምኞቴ አሁንም አላለቁም። ቀጣይ ናቸው ቀስ በቀስ ማለት መሄድ የምፈልጋቸው መስራት የምፈልጋቸው አንዳንድ ስራዎች አሉ እነዛን ስራዎች ለመስራት እየሞከርኩኝ ነው። አሁን ላይ ያለኝ ስራውን ጭራሽ ከምኞቴ መሃል አልነበረም ኦውነቱን ለመናገር። ጭራሽም መጥቶልኝ የሚያውቅ የስራውን የስራ አይነት አይደለም። አሁን እየሰራሁበት ያለው ስራ ግን ወድጄው የምሰራው ስራው ነው። የምኞቴ ያህል ባይሆንም የምፈልገውን ያህል ባይሆንም እንዳልኩት በሌሎችም መተካት የምፈልገው ስራ ነውና። እንደዛ ቢሆንም ግን ወድጄው ደስ ብሎኝ የምሰራው ስራ ነው። ግን አሁንም ድረስ የምመኛቸው አንዳንድ ስራዎች አሉ ብሰራቸው ብዬ የማስባቸው ከድሮም ጀምሮ የምመኛቸው ግን አሁን በትንሹ እድል እያገኘሁ ስለሆነ ራሴን ለመምራት ለመማርም ራሴን ለማሳደግም እድል እያገኘሁ ያለሁበት ሁኔታ ላይ ስለሆንኩኝ። ከሌላው ጊዜ በተሻለ የምመኘውን ስራ የመስራት እድል አለኝ ብዬ አስባለሁ

ሌሎችን መርዳት ትፈልገ ትወዳለህ? ሌሎችን መርዳት እወዳለህ አዎ በጣም ነው እምወደው ማለት ደስ እሚል ነገር አደል። ይሄ ማለት እኮ በቃ እርዳታ ሚያስፈልገው ሰው። ያን ማለት ያንተ እርዳታ እሚያስፈልገው ሰው አለ ማለት ነው። አጠገብህና በጣም አስደሳች ነገር ነው ሰዎችን መርዳት። መርዳት መቻልህ በራሱ በጣም እድለኛ ነህ። ምክንያቱም አንድ ሰው ያንተን እርዳታ ይፈልጋል ማለት ራሱን መርዳት አልቻለም ማለት ነው እኮ። ማለት ራሱን መርዳት ያልቻለን ሰው። መርዳት እና ደግሞ አንደኛ ራሱን እንዲችል ማድረግ ከዛ ደግሞ በዛን ሰዓት ራሱን እንኳ ባይችል በዛ ሰዓት ግን አለ አይደለ ይሄ። የጭንቃችን ጊዜ የመከራችን ጊዜ የምንጨነቅበት የምንራብበት ምንም ነገር በህይወታችን የሚፈጠርበት ጊዜ ያልፋል። እማያልፍ ምንም አይነት ጊዜ የለም እና። ግን ያቺ ቀን ማለፍ ያቃተው እና ደግሞ የኛን እጅ እሚጠብቅ ሰው ካለ። እሱን መርዳት ማለት እኔ ህይወትን መቀየር ነው የሰውን ህይወት መቀየር ነው። ከዛ እኛ ከረዳነው ለውጥ ተነስቶ ያ ሰው የት እንደሚደርስ። ለምን ያህል ሰው መርዳት እንደሚችል ምን አይነት ሰው እንደሚሆን ሌላ ሌላ ሰው መርዳት ባይችል እንኳን። በራሱ ምን አይነት ሰው መሆን እንደሚችል ምክንያቱም ሰው ለለውጥ የተፈጠረ ፍጥረት ነው። ማለት መቀየር እሚችል ፍጥረት ነውና። ምን ያህል ለለውጥም እያዘጋጀን እንደሆነ ሰዎችን ማወቅ አለብን። በቃ ማለት ያቺ የጭንቁ ሰዓት ያቺ መለል ምናልባት እየተራበ ሰው ይሆናል እየረዳን ያለነው። ወይ በጣም ችግር ላይ ያለ ሰው ይሆናል እየረዳን ያለነውን። ያቺ የእርዳታ ጊዜው በቃ ታልፋለች ታልፋለች። እና ሌላ ጊዜ ይመጣል ለእሱም ቀን ይወጣለትና የተሻለ ቀን ይሆንለታል። እና እንዳልኩት በተቻለ አቅም ሰዎችን ለመርዳት መስነፍ የለብንም። ሰዎችን ለመርዳት በፍጹም ወደኋላ ማለት የለብንም ምክንያቱም እኛም ነገ ተረኞች ልንሆን እንችላለን። እና ዛሬ ያደረግነው መልካም ነገር ነገ መልሶ ለኛ ይከፍለናል። የእጃችን ማግኘታችን ጭራሽ ስለማይቀር ማለት ደጋግ ሰዎች ወድቀው አይወድቁም ሰዎችን ለመርዳት እማይታክቱ ሰዎች። በቃ ህይወታቸው የተቃና ነው አንደኛ በራሳቸው ኩሩ ናቸው ራሳቸውን ይወዳሉ ራሳቸውን እሚወቅሱበት ምንም አይነት ምክንያት የለም። እንደውም ምነው ከዚህ በላይ ማድረግ ብችል ኖሮ ሊሆን ይችላል ወቀሳቸው ማለት ነው እና ይሄ ደግሞ በጣም የጽድቅ ስራ ነው የምር። እና እኔም በጠቻለኝ አቅም ሰዎችን ለመርዳት። እርዳታ እሚፈልጉ ማናቸውም ሰዎች ሰዎችን ስንረዳ ደግሞ በተቻለና አቅም ልዩነትን ማየት የለብንም በቃ ሰው መሆን ብቻ በቂ ነው። መስጠት እምንችለው ነገር ብቻ ከሰጠን በቃ መስጠት እማንችለውን ማለት ለምሳሌ ገንዘብ መስጠት እማይችል ሰው ሀሳቡን መስጠት ይችላል። እውቀቱን መስጠት ይችላል ጉልበቱን መስጠት ይችላል ብቻ። ሁላችንም የምንሰጠው ነገር እጃችን ላይ አለ እና። የምንሰጠው መስጠት የምንችለውን ነገር መስጠት ከወደድን መስጠት የምንችለውን ነገር እጃችን ያለውን ነገር። ለመስጠት ካልሰሰትን በቃ እኛ እውነተኛ ሰዎች ነን ማለት ነው። እና መስጠት እማንችለውን ነገር አንጠየቅም። እና መስጠት እምንችለውን ነገር እስከተጠየቅን ድረስ። ከመስጠት ወደኋላ ማለት የለብንም ብዬ ነው እኔ በግሌ እማስበው እና። እንዳልኩት በተቻለን መጠን ሰዎችን ለመረዳት ንፉግ መሆን የለብንም በቃ። ንቁ መሆን አለብን ክፍት መሆን አለብን ሌሎችን ለመርዳት ክፍት መሆን ቅን መሆን ይሄ ብቻ በቂ ነው። ቅንነት በቂ ነው። መውደድ በቂ ነው በቃ ሰዎችን መውደድ ሰዎችን ማፍቀር። አጠገባችን ያለ አጠገባችን የሌለ ብቻ እርዳታ እሚያስፈልገውን ሰው ለመርዳት ልባችን ክፍት ማድረግ ብቻ ነው ከእኛ እሚጠበቀው እና። አሁን ላይ ብዙ ሰው በቃ ሰዎችን ይረዳሉ ደስ ይላል በጣም።

ስንት ብርድ ልብስ ትጠቀማለህ እኔ የሙቀት ሰው አይደለሁም። በተቻለኝ መጠን ያለኝን ያለኝን ነገር በሙሉ ቀዝቀዝ እንዲል ነው የምወደው እና። አሁን በተለይ የማታ ሻወር ምናልባት ከወሰድኩኝ ሙቅ ውሃ መታጠብም ቢሆን አልወድም። በቀዝቃዛ ውሃ ነው ጠዋትም ልታጠብ ማታም ልታጠብ ሌሊትም ከእንቅልፌ ተነስቼ ልታጠብ በተ ሁሌም ቢሆን በቀዝቃዛ ውሃ ነው መታጠብ የምወደውና። ማታ ስተኛ በጣም ቀለል ያለ ልብስ ለብሼ ነው የምተኛው ምክንያቱም እንትን አልፈልግም። ሙቀት አልፈልግም ፍጹም እንዲሞቀኝ አልፈልግም እና ደግሞ በጣም ሲሞቀኝ እንቅልፍ አይወስደኝም። እኔንጃ ምን አይነት ተፈጥሮ እንደሆነ አላውቅም ግን። በጣም ሲሞቀኝ እንቅልፍ ስለማይወስደኝ እ ከ አንገቴ በላይ ወይም ከሁለት ትከሻዬ በላይ መሸፈን አልወድም። ከዛ ደግሞ ከጉልበቴ በታችም መሸፈን አልፈልግም። በቃ ሁል ጊዜ እግሬ ተገልጦ መሃል ላይ በቃ መሃል ይሄ ደረቴና እንትኔ ጀርባዬ አካባቢ ነው መሸፈን የምወደው። እንጂ ከዛ ውጪ አንጀቴም አንገቴም መሸፈን አልወድም። እግሬን ደግሞ ከጉልበቴ በታች ያለውን እግሬን ክፍት እንደሆነ ነው መተኛት የምወደው። ምክንያቱም በተሸፈንኩ በትንሽ ደቂቃ ውስጥ የሆነ የማቃጠል ስሜት ምናምን ይሰማኛል ከሙቀት የተነሳ ማለት ነውና። እና በአብዛኛው ጊዜ አንድ ብርድ ብርድ ልብስ ራሱ አልጠቀመም። በጣም ትንሽዬ ፎጣ ነገር ወይ ደግሞ ይሄ ከላይ የሚደረበው የአልጋ ልብስ የለም ከእንትን ውጪ ይርቅ ይርቅ አውቆ ከእንትን ውጪ ከብርድ ልብስ ውጪ እሱን ነው የምጠቀመው። አንዳንድ ቀን ብቻ የሆነ ከፍተኛ ሙቀት በሚኖርበት ሰዓት ከፍተኛ ብርድ በሚኖርበት ሰዓት። ራሴን ለም ለምዋ ለማሞቅ የተወሰነ ደቂቃ ተሸፍኜ የሆነ ትልቅ የአልጋ ልብስ ወይም ጥልቅ የብርድ ልብስ አድርጌ የተወሰነ ደቂቃ ልሸፈን እችላለው ሰውነቴ ትንሽ ሙቀት እስኪያመነጭ ድረስ። ከዛ በኋላ ግን ወዲያው አነሳዋለሁ ማለት ነው። ወዲያው አንሰቼ ሁል ጊዜ የምሸፍናት ትንሽዬ እንደ ፎጣም አይደለችም ከፎጣ ትንሽ ከፍ ትላለች። ግን ደግሞ ይሄ ብርድ ልብስም አይደለም። እና ትንሽዬ የአልጋ ልብስ ነገር አለችኝ ከላይም የማለብሳት እሱን ባልኩት መንገድ ተጠቅሜ ተጠቅልዬ እተኛለው ማለት ነውና። አንድ ብርድ ልብስ ራሱ አልበስነ ስርዓት አልጠቀምም። እንዳልኩት እግሬ አካባቢ በተለይ ከሸፈንኩኝ ወዲያው እኔ የማቃጠል ስሜቱ ምናምን ወዲያው ነው የሚሰማኝና እሱ እንዲሰማኝ አልፈልግም በጣም ነው የምጠላው። በጣም ነው ምቾት ሚነሳኝ እንቅልፍም ቶሎ አይወስደኝም እውነቱን ለመናገር እና። ያንን ለራሴ ለመከላከል ስል አንድ ብርድ ልብስ ትንሽዬ የብርድ ልብስ ከዛ በተረፈ በቃ ባልኩት መንገድ ከ አንገቴ በላይና ከጉልበቴ በታች ሳልሸፍን እጄ አካባቢ ብቻ ሸፍኜ። ከዛ ጀርባዬንና ሆዴን ደረቴን አካባቢ ምናምን ሸፍነዋለው ከአንገቴ ከጉልበት በታች ግን ክፍት ነው ካልሲ እንኳን አላደርግም። የሆነ ከፍተኛ ሙቀት ነው የሚሰማኝ ያ ሙቀት ደግሞ እንዳልኩት በጣም ነው ምቾት የሚነሳኝና አልወደውም እንደዛ መሆኑ ስለዛ። ብዙ መሸፋፈን አልወድም ስተኛ። በጣም ረቂቅ የሚባል ወይም ደግሞ በጣም ቀለል ያለ የማታው ልብስ ነው የምለብሰው ቢጃማ ቢጃማዎቼ ሁሉም በሚባል ደረጃ በጣም ስስና ቀለል ያሉ ናቸው። እንደዛ ሲሆን ነው በጣም የምወደውና ቀሎኝ ልተኛ ምችለው። እና ብርድ ልብስ አንድ ራሱ ላልጠቀም እችላለሁ።